ቅጽል ስም አለህ? አዎ ቅጽል ስም አለኝ ቅጽል ስም እንግዲህ እንደማንኛውም ሰው በዚህ ምድር ላይ የሚኖር ሰው በአጠቃላይ ቅጽል ስም አለው። እና ከዛም አንፃር እንስሳቶች ጭምር ቅጽል ስም አላቸውና እኔም ቅጽል ስም አለኝ። እንግዲህ በአካባቢያችን በሰፈራችን በጓደኞች በትምህርት ቤት በጎረቤቶች በአክስት በወንድም በአጎት እንዲሁም በቤተሰብ በአጠቃላይ በእነዚህ ሰዎች ለአንድ ልጅ ቅጽል ስም ይወጣለታልና። እኔም ከዛ አንፃር ቅጽል ስም ወጥቶልኛል። እንግዲህ ይሄ ቅጽል ስም በተለያዩ ሰዎች ዘንድ ለራሳቸው አጠራር እንዲመቻቸው ልጁን የወከሉበት እና የልጁን ፀባይ ይወክስናል ብለው በሚያስቡት ዘንድ ነው። ይሄ ቅጽል ስም ሚወጣው እና ይሄ ቅጽል ስም ትርጉሙም ያው የልጁን ባህሪ ይገልጻል የልጁን ማንነት ይገልጻል ብለው። በሚያስቡት እና እኔ የምወደው ስም ይሄ ነው። ለኔ ይሄ ልጅ የዚህ ስም ትርጉም አለው ብሎ በመውጣት ቅጽል ስም ሁሉም ለየራሱ ያወጣልና። እኔም ከዛ አንፃር በትምህርት ቤት የሚወጣልኝ አለ። በጓደኞቼም የሚወጣልኝ ቅጽል ስም አለ በለያዩ ቦታ ከተለያዩ ሰዎች የቅጽል ስም ወጥቶልኛልና እኔም ቅጽል ስም አለኝ። እና እኔ አሁን ለምሳሌ በቤት ከምጠራበት ቅጽል ስም ውስጥ ለምሳሌ ምሳ የሚል ነው። በመቀጠል በቅጽል ስም ከምጠራበት አንፃር ደግሞ በጓደኞቼ የምጣራበት ቅጽል ስም አለኝ እሱ ደግሞ ሃይሌ ገብረስላሴ ይሉኛል። በተለያየ ቦታ ቅጽል ስም ይጠሩኛል ለምሳሌ በሰፈር ጓደኞቼ ከዛ ውጪ ደግሞ በጣም በጣም ከምቀራረባቸው ጓደኞቼ ኃይለኛው ይሉኛል። እና የተለያየ የተለያየ ዐይነት ቅጽል ስም አለ በብዙ አይነት ሁሉም ሰው የተለያየ ነገር ስም አለው እኔም የተለያየ ቅጽል ስም አለኝ ሶስት አይነት ቅጽል ስም አለኝ። እና እንግዲህ ቅጽል ስም እንደ ዋና ስም አይቆጠርም። ይህ ለአጠራር እንዲመቻቸው ሰዎች የፈለጋቸው እንድጠሩን ከሚያደርጉት ነገሮች አንፃር ነው። እንጂ ቅጽል ስም እንደ መታወቂያ መጥሪያ ወይንም ደግሞ እንደ አንድ የዉክልና የትክክለኛ ስም የቅጽል ስም አይቆጠርም። ማንኛውም ሰው ወይም ደግሞ ጓደኛም ሊሆን ይችላል ማህበረሰብ ለዛ ሰውዬ ይመቸኛል ብሎ የሚያስበውን ስም በፈለገው ጊዜ በፈለገው ሰዓት ያንን ስም አውጥቶ እኔ የምጠራው በዚህ ነው ይላል። እንግዲህ ቅጽል ስም እንደ ኢትዮጵያ የኢትዮጵያ ወጣቶች ማንኛውም ሰው ሴትም ወንድም ሁሉም ሰው እኔ እስከማውቀው ድረስ የቅጽል ስም አላቸው። እና ቅጽል ስም እንግዲህ አሪፍ ነው ብዬ አስባለሁ። አንዳንድ ሰው ደግሞ ቅጽል ስም የማይመቸው አለ ማለት ቅጽል ስም ወጥቶለት ግን በቅጽል ስሙ እንዲጠሩት የማይፈልግ ሰው አለ። እና እኔ የዛን ያህል እንትን የምል ሰው አይደለሁም። ቅጽል ስም ደስ ይለኛል። አንዳንድ የማልወዳቸው ስሞች ሊኖሩ ይችላሉ። ከዛ ከዛ አንፃር እኔም ቅጽል ስም እወዳለሁ። ነገር ግን ማንኛውም ሰው ቅጽል ይወዳል ለማለት አልችልም። እና እኔ አሁን ለምሳሌ በቤተሰብ የወጣልኝን ስም እቀይራለሁ ብዬ እያሰብኩ ነውና። ቅጽል ስም እንግዲህ አብዛኛው ሰው ይወዳልና ከምገረምበት ቅጽል ስሞች ውስጥም አሉ ለምሳሌ በሰፈራችን እኔ ከማውቀው ጓደኛዬ ለምሳሌ ያወጡለት ቅጽል ስም አለ። እንግዲህ በጣም የማውቃቸው ቅጽል ስሞችን ለመጥቀስ ያክል ለምሳሌ አንድ ጓደኛዬ ግርግራ የሚባል አለ እንግዲህ ግርግራ ማለት እጣን የሚጭስበት ነውና እንግዲህ ግርግራ ሲሉት ልጁ ቁመቱ አጭር ነውና። ግርግራም አጭር ነች። ከዛ አንፃር ነው ያንን ቅጽል ስም የወጡለትና ግርግራ ስሉት በጣም ያስገርመኛል። አንድ ደግሞ አለ እሱ ባሪያው ይባላል። እሱ ደግሞ ጥቁር ነው ከጥቁረቱ የተነሳ ያው ባሪያ የሚባለው በበፊቱ ጊዜ ጥቁሮች ናቸው ብለው ስለሚያስቡ። እንግዲህ ከዛ አንፃር ባሪያ ብለው አወጥተውለታል። እና ቅጽል ስም በተለያየ መልኩ እንደ ሰውየው ቁመት እንደ ሰውየው መልክ እንደ ሰውየው ባህሪ ታይቶ ወይም ደግሞ ከቤተሰቡ አንፃር ታይቶ የቅጽል ስም የተለያዩ ሰዎች ቅጽል ስም ያወጣሉና። ከዛ ከዛ አንፃር እንግዲህ ቅጽል ስም አሪፍ ነው ብዬ አስባለሁ። እኔም ቅጽል ስም አለ ወይ ለሚለው ጥያቄ አዎ ቅጽል ስም አለኝ። እና ከዛ አንፃር ነው ሁላችሁም ቅጽል ስም ተጠቀሙ ብዬ አስባለሁ

ግጭቶችን ማስተካከል ትችላለህ ይላል? አዎ ግጭቶችን ማስተካከል እችላለሁ። እንግዲህ ግጭቶች በብዙ መልኩ ግጭቶች ይፈጠራሉ እና ለምሳሌ ሰው ከሰው ጋር ግጭት ይፈጥራል። ለምሳሌ ትልቅ ከትንሽ ግጭት ይፈጥራል። እንግዲህ ሰው ከእንስሳትም ግጭት ይፈጥራል። ከተፈጥሮውም ጋር ግጭት ይፈጥራል እና የሰው ልጅም ሆነ ማንኛውም ሰው። ተፈጥሮም ይሁን ግጭቶች ይፈጠራል። እና ከብዙ መልኩ እኔ ለምሳሌ ተፈጥሮ ግጭት ስትፈጥር ለምሳሌ በንፋስ ሀይል ንፋስ ግጭት ይፈጠራል ለምሳሌ ንፋስ እንግዲህ ተፈጥሮ ከሰው ጋር ግጭት ሊፈጥር ይችላል። ከዛም አንፃር እንግዲህ ማህበረሰብ ከማህበረሰብ ጋር ግጭት ሊፈጥር ይችላል። አንድ ሰው ደግሞ ከአንድ ሰው ጋር ግጭት ሊፈጥር ይችላል ህፃናት ከህፃናቶች ጋር ግጭት ሊፈጥሩ ይችላሉ በተለያየ መልኩ ግጭት ይፈጠራል። እና ያንን ግጭቶች ለመፍታት የሚኬድበት ርቀት አለ። እንግዲህ እኔም ያንን ርቀት በመመልከት እንግዲህ ግጭቱ እንዴት ተፈጠረ ግጭቱ በማን ተፈጠረ? እና እንዴት ነው ሊስተካከል የሚችለው ያ ነገር የሚለውን ነገር ከማሰብ አንፃር። ከዛን ያን ነገር በመረዳት እንግዲህ ለማስተካከል እሞክራለሁ ማለት ነው። ያን ነገር ስሞክር ከአንድ ወገን ሆኖ በማየት ሳይሆን። ግጭቱን ከፈጠሩት ሰዎች እንግዲህ ከሁለቱም በኩል ከሁለቱም አንፃር ሆኖ ችግሩን መረዳት ያስፈልጋል። ለምሳሌ ግጭቱን ለመፍታት እና ከዛ አንፃር እንዴት ግጭቱ ሊፈታ እንደሚችል መጀመሪያ ማሰብ ያስፈልጋል። እንግዲህ ሁለቱንም ሰዎች የተጣሉትን የተጋጩትን እንዴት ማስታረቅ እንዳለብን መጀመሪያ መመልከት አለብንና የሁለቱንም ሰዎች የተጋጩትን ባህሪያቸውን አጥንተን ባህሪያቸው ከተጠና በኋላ ለሁለቱም የምንሰጣቸው አመለካከት የተለያየ ነው የሚሆነው እና እንግዲህ ያንን አድርገን ነው ግጭት ልንፈታ የምንችለው። ከዛ አንፃር ግጭቶች እንግዲህ ይፈታሉ ብዬ አምናለሁ። እኔም በብዛት በሰፈሬ ጓደኞቼ እንግዲህ ሲጣሉ ግጭቶችን ፈትቼ አውቃለሁ አስታርቄ አውቃለሁ። እና በ በስራው ቦታችንም እንግዲህ የስራ ሰራተኞች ከአለቃችን ጋር ብዙ ግዜ ከተጋጭተው አስማምቻለሁ። እንግዲህ የስራ አለቃና ሰራተኛ ሲጣላ ማስታረቅ በጣም ከባድ ነው። አለቃ ራሱን እንደ ትልቅ ከቆጠረ ለማስታረቅ በጣም ከባድ ነው። እና እኔም በስራ ቦታየ ያለው አለቃ ራሱ እንደ ትልቅ ቆጥሮ ነበርና ያንን ነገር እንዴት መፍታት እንዳለብኝ በጣም በብስለት በመረዳት በብስለት በማሰብ ያንን ግጭት ለመፍታት ችያለሁኝ። እና ካጋጠሙኝ ግጭት አፈታቶች ውስጥ በጣም ከባዱ ግጭት አፈታት የዛን ጊዜ ነበረ። እንግዲህ እንደ ሀገራችንም እንደ ኢትዮጵያ የብዙ አይነት ግጭት አፈታቶች አሉ። ሰው ከሰው ሲገዳደል የሚፈቱ ግጭቶች አሉ። በሀገር ሽማግሌዎች እንግዲህ ግጭቶቹ ይፈታሉ ያ ነገር የሚደረገው ብዙ ካሳዎች ተክሰው ነውና። አንድ ሰው ሲገደል እንግዲህ የሚፈታው በዛ ቤተሰብ መካከል ቤተሰብ ከቤተሰብ እልቂት እንዳይፈጠር በጣም ግጭት እንዳይፈጠር ያንን ነገር ለማስቆም እንግዲህ ግጭቱን በደንቡ ለማስታወስ ያክል እንግዲህ ብዙ ነገር ይደረጋል። እና የከብት ካሳ ሊሰጥ ይችላል የገንዘብ ካሳ ሊሰጥ ይችላል። በብዙ መልኩ እንግዲህ የግጭት ኣፈታቶች አሉ። በሀገሩ የሚከበሩ ሽማግሌዎች የእምነት አባቶች ተጠርተው እግዲህ በማህበረሰቡ በብቸት በፈጠሩት ሰዎች ሊከበሩ የሚችሉ ሰዎች ሊፈሩ የሚችሉ ሰዎች በመጥራት በእነሱ ነው። ግጭቱ ሊፈታ የሚችለው እና ከዛ አንፃር እንግዲህ ግጭቱን ለመፍታት ጥረት ይደረጋልና። እኔም ዝቅ ባለው የግጭት አፈታት ስር በመገኘት እንግዲህ ግጭቱን ለመፍታት ጥረት አደርጋለሁ። እና ያንን ለማድረግ እንግዲህ ብዙ ብዙ አካሄዶችን እሄዳለሁ። እና ማንኛውም ሰው ግጭትን ለመፍታት መጀመሪያ የግጭት ፈጣሪዎቹን አመለካከትና አስተሳሰብ ሊረዳ ይገባል ብዬ አምናለሁ። ግጭት ፈቹ አካል እና እኔም እንግዲህ በአካባቢዬ ብዙ ግጭቶችን ፈትቻለሁ። በእድሜ ከሚያንሱም ሰዎች በእድሜ እኩያ ካሉ ሰዎች ቁጭቶችን ፈትቻለሁና። ይህንን ለማለት እፈልጋለሁ

በእጅ መጽሐፍ ትወዳለህ? አዎ በእጅ መጽሐፍ እወዳለሁ። እንግዲህ መጽሐፍ እንግዲህ ከሚጻፉባቸው መንገዶች ውስጥ የመጀመሪያው በእጅ ነው። በመቀጠል በኮምፒውተሮች ይጻፋል። ሲቀጥል በስልክ ይጻፋል ጽሁፎች በብዙ አይነት መልኩ ይጻፋሉ። ከዛ በመቀጠል እንግዲህ እጅ የሌላቸው ሰዎች በአፋቸው ይጽፋሉ። በመቀጠል ደግሞ እጅም የሌላቸው ሰዎች በሌላ መልኩ ከአፋቸው ይልቅ ደግሞ በእግራቸውም የሚጽፉ ሰዎችን አውቃለሁ። እና እንግዲህ በታሪካችንም በማህበረሰባችንም በጣም ግርምትንና አድናቆትን የሚፈጥሩ እንግዲህ የእጅ ጽሁፎች አጣጥፎ ዘዴዎች አሉ። ከነዛ ውስጥ እንግዲህ በአፋቸውና በእግራቸው የሚጽፉ ሰዎች በጣም ይደነቃሉ። ምን ያህል ቢያዳብሩት ነው ምን ያህል የስጦታ ቢሰጡ ነው? ምን ያህል ክህሎት ቢኖራቸው ነው? እንደዚህ በእጅና በኮምፒውተር የሚጻፈውን ጽሁፍ በእግራቸውና በአፋቸው ያለምንም ድካም ሲጽፉት በጣም ግርምትን ይፈጥራልና። እኔም እነዛን ጽሁፍ የሚጽፉ ሰዎችን ሳላደንቅ ማለፍ አልችልምና። እኔ ግን በእጅ መጽሐፍ እወዳለሁ። እንግዲህ በእጅ ሲጻፍ ብዙ አይነት ድካም ያስቀራል። እንግዲህ በአፍ ከሚጻፈው ወይም ደግሞ በእግር ከሚጻፈው ይልቅ በእጅ የሚጻፈው በጣም የተሻለ ልዩነት አለው። ምክንያቱም እጀ ላይ ብዙም ድካም የለውም። ብዙም ድካም የለውም ብቻ ሳይሆን ጽሁፉን ስንጽፍ ያምራል የተሻለ ነገር አለው። እና የእጅ ጽሁፍ በጣም የተለየ ያደርገዋል። በእጅ ሲጻፍና በእጅ መጽሐፍ ትወዳለህ? የሚለው አዎ በእጅ መጽሐፍ እወዳለሁ። በአካባቢያችን እንግዲህ ሰርጎች ሲደረጉ ፕሮግራሞች ሲደረጉ የተለያዩ አጀንዳዎች ሲደረጉ እንግዲህ የጅ ጽሁፌ ከማማሩ የተነሳ ብዙ ሰዎች እንግዲህ እኔ በመጠራት ያንን አጀንዳ ያንን የሰርግ ፕሮግራም እንግዲህ የብዙ ብዙ የሚጻፈው አጀንዳዎችን ፕሮግራሞችን እኔ በእጅ ጽሁፌ የተካንኩ በመሆኔ እነዛን የእጅ ጽሁፎች እኔ እንድጽፍላቸው ብዙ ሰዎች ይጠይቁኛል። እና በሰፈራችን በጣም በጣም ታዋቂ የእጅ ጽሁፍ ጸሐፊ ነኝ። ነገር ግን በመስሪያ ቤታችን እንግዲህ ብዙ ጽሁፎች ይካሄዳሉ። እነዛን የእጅ ጽሁፎች የእጅ ጽሁፍ ጸሀፊዎች ስላሉ እኔ አልጽፈውም። እሱን ነገር እኔ የራሴን የተለየ ስራ ስላለኝ እዛ ላይ ጽሁፍ አልሳተፍም። ነገር ግን በሰፈሬ በጣም የታወቁህ የእጅ ጽሁፍ በመሆኔ የእጅ ጸሀፊውም በመሆኔ እንግዲህ የእጅ ጽሁፎችን እጽፋለሁ ማለት ነው። እና እጅ ጽሁፍ መጽሐፍ በጣም እወዳለሁ። እጅ ጽሁፍ መጽሐፍም ስጽፍም የተለየ ሀሳብ ስለሚመጣልኝ በነዛ በሚጻፉት ጽሁፎች እንግዲህ የተለያየ ሀሳብ አመለካከት ስለሚመጣልኝ ራሴን ወደ ፈጠራ ወደ ተለየ አመለካከት እንዳይም ስለሚያደርገኝ እነዛን እጅ ጽሁፎች እንድጽፍ እንኳን ሲመጣልኝ በጣም በጉጉት ነው የምጠብቃቸው። እና ምን አይነት አዲስ ነገር ላይ ነው ምን አይነት አዲስ ሀሳብ ልመለከት ነው? ዛሬስ ምን አይነት ነገር ልጽፍ ነው? የሚለውን ነገር ስመለከት በጣም የተለየ ነገር ይሰማኛል። እና የእጅ ጽሁፍ መውደድ በጣም የተለየ ትርጉም አለው። አንዳንድ የእጅ ጽሁፎች እንግዲህ የእጅ ጽሁፍ እስከማይመስሉ ድረስ የሚያጋጥሙኝም አሉ። ከእኔ በላይ ምክንያቱም የቃላቶቹ አጣጣል መስመሮቹን ጠብቀው እንዴት እንደተደረደሩ እና ሁሉም ፊደሎች እኩል በመደረጋቸው ይህንን እንዴት እንደተደረገ? እጅ ጽሁፍ ጸሀፊው ምን ያህል ቢጠበብበት እና ምን ያህል ልምድ ቢኖረው ነው? የሚለውን ነገር ሳስበው በጣም ይገርመኛል። እንግዲህ ይህን ሰውዬ ሳላደንቀው አላልፍም። በሰፈራችን የሆነ ጊዜ ላይ አንድ ሰውዬ ከከተማ በመምጣት ነው ያንን ጽሁፍ ሲጽፍ ያየሁት እና። እኔም የጅ ጹሁፍ እጽፋለሁ ይባላል ነገር ግን የእሱን ሳየው በጣም የተለየ ነውና። ጽሁፍ በጣም እንድወድም ካደረገኝ አንፃር የኔ የእጅ ጽሁፍ መጽሐፍ መቻሌ መውደዴ ሳይሆን የእሱን የእጅ ጽሁፍ በማየቴና የእጅ ጽሁፍነቱ በጣም ከማማሩ የተነሳ ነው። የእጅ ጽሁፍ ልወድ የቻልኩትና በጣም ግርምት ፈጥሮብኛል። የእጅ ጽሁፍም እወዳለሁ በጣም ነው። ከዛ የተነሳ የወደድኩት የጅ ጽሁፍ በጣም ነው የምወደው።

ምን ያህል ጊዜ መጽሐፍ ታነባለህ? ይላል እንግዲህ መጽሐፍ ብዙ ጊዜ አነባለሁ። አንድ መጽሐፍ ለምሳሌ በሳምንት የሚፈጅብኝ መጽሐፍ አለ። እንደ መጽሐፉ ገጽ ብዛት ይወሰናል። እሱ ብቻ የገጹ ብዛት ብቻ ሳይሆን መጽሐፉ የያዘው ይዘት ምን ያህል ግዝፈት አለው። ቃላቶቹ በምን ያህል ደረጃ ተቀምጠዋል? ምን ያህል ስለማንበብ ያስጨንቃሉ? ምን ያህልስ ለማንበብ ፍቅርን ይሰጣሉ? የሚለውን ነገር ምን ያህልስ እይታዬን ያሰፋሉ? የሚለው ነገር የመጽሐፍ የማንበብ ጊዜን እሱ ነው የሚወስነው። እና ምን ያህል መጽሐፍ ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው እንግዲህ በሳምንት የሚፈጅብኝ አለ። እሱ ብቻ ሳይሆን ወር የሚፈጅብኝ ጊዜ አለ። ምክንያቱም አንዴ መጽሐፉን አንብቤው ከጨረስኩት በኋላ በጣም በድጋሚ የምጽፍበት ጊዜ አለ። እና ከዛ ከዛ አንፃር መጽሐፍ እንዴት ነው የምትጽፈው ምናምን ለሚለው በተለየ ሁኔታ ነው የማደርገው። እና በጣም ግርምት ይፈጥርብኛል። ከዛ አንፃር እንግዲህ መጽሐፍ መጽሐፍ ማለት በጣም ትልቅ ትልቅ ትርጉም ያለው ነገር ነው። ብዙ ሰው ቢጽፍ እመክራለሁ ከማንበብም በላይ። እና ምን ያህል ጊዜ መጽሐፍ ታነባለህ? በሳምንት ለምሳሌ ትንሽ መጽሐፎች ከሆኑ አንድ መጽሐፍ በሳምንቱ መጨረስ አለብኝ ብዬ አምናለሁ። ያው ስራ ስለሚበዛብኝ ነው እንጂ መጽሐፍ ሁል ጊዜ ባነብ በጣም ደስ ይለኛል። ነገር ግን ከዛ አንፃር ከስራዬ አንፃር መጽሐፎችን ሁልጊዜ አላነብም። ግን በሳምንት አንድ መጽሐፍ እጨርሳለሁ። ከዛም በተረፈ ደግሞ አንድ መጽሐፍ በሳምንት ካልጨረስኩ በሳምንትም ባይሆን በሁለተኛው ሳምንት ምናምን መጽሐፍ አንብቤ መጨረስ አለብኝ። ግን አንዳንድ ከበድ የሚሉ መጽሐፎች እይታቸው የተጻፉበት አስተሳሰባቸው አመለካከታቸው በጣም ሰፋ ብሎ ሲታየኝ እነዛ መጽሐፎች ድጋሚ የማነብበትም ጊዜ አለ። እና ያ በጣም ያስገርመኛል። እንግዲህ መጽሐፍ ምን ያህል የተጻፈው አንዳንድ መጽሐፎች እንደ ኢትዮጵያ በጣም ግርምት የሚፈጥሩት አለም ላይ ይሄ ነገር ይኖር አይኖርም አላውቅም። ነገር ግን መጽሐፉ እንግዲህ ኢትዮጵያ ውስጥ ከሚጻፉት መጽሐፍቶች ግርምት ከሚፈጥርብኝ አንዳንዶቹ መጽሐፎች ጸሎት ተደርጎባቸውና የተለዩ ሰዎች ስለሚጽፉባቸው መጽሐፎቹ ላይ ያለው ሀይል ከሰዋዊ ይልቅ መንፈሳዊ መጽሐፍ በመሆኑ ያንን መጽሐፍ ስታነበው እንግዲህ ንጹህ ውስጥህ ጥሩ ካልሆነ ቂም ምናምን ካለብህ በጣም ከባድ ከመሆኑ የተነሳ መጽሐፉን ለማንበብ በጣም አስቸጋሪ ያደርገዋል። እና እንደዚህ አይነት መጽሐፍቶችን በቶሎ ለመጨረስ የማይቻል የሚሆንበት ጊዜም አለ። እና እንደዚህ አይነት ነገርም አጋጥሞኝ ያውቃል። የሰውየው የጻፈው ጸሐፊ ምን ያህል ጸሎት ተጸልዮበት እንደተጻፈ እንግዲህ አላውቅም። ግን አባቶች ሲያስረዱን አንዳንድ መጽሐፎች እንደ ጸሎት ተደረጎባቸው የሚጻፍ መጽሐፎች ስላሉ እነሱም መጽሐፎች ለማንበብ በጣም ከባድ ነው። እና በጣም ጥሩነትም ንጽህናን ይጠይቃል። ከዛ ከዛ አንፃር መጽሐፎች በጣም ከባድ ናቸው። አንዳንድ መጽሐፎች በጣም ይከብዳሉ። እና እኔም ከዛ ከዛ አንፃር እነሱ እነሱ መጽሐፎች ቶሎ አንብቦ ለመጨረስ በጣም ጊዜ ይፈጃሉ። በጣም ይከብዳሉ፤ በጣም ጸሎትን ይፈልጋሉ፤ በጣም ንጽህናን ይፈልጋሉ፤ ከዛ ከዛ አንፃር ነው እንጂ አንዳንድ መጽሐፎች ነገር ግን ችግር የለባቸውም። ዝቅተኛ የሆኑ መጽሐፎች ዝም ብለው መነበብ ይችላሉ። ቶሎ አንብቦ ቶሎ መጨረስ የሚቻልባቸው መጽሐፎች አሉ። እና እነሱ አይከብዱም ግን እነዚህኞቹ መጽሐፎች ለመጨረስ በጣም ይከብዳሉ። እና እንግዲህ በአጠቃላይ ለመግለጽ ያክል ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው ሁል ጊዜ መጽሐፍ አነባለሁ። ነገር ግን በሳምንት የምጨርሳቸው መጽሐፎችም አሉ። ከሳምንት በላይ ወርም የሚፈጁብኝ መጽሐፎች አሉ። አንድ መጽሐፍ ወር የሚፈጁብኝ ጊዜ አለ። እንግዲህ ከወር በላይ የሚፈጅብኝ መጽሐፍ እንኳን የለም እንግዲህ በጣም በትልቁ እንግዲህ በሳምንትና በሁለት ሳምንት መጽሐፎችን አነባለሁ።

በምንጣፍ ላይ ትቀመጣለህ ይላል? በምንጣፍ ላይ ያው እቀመጣለሁ እንግዲህ በቤቴ ውስጥ ምንጣፎች አሉ። ምንጣፎችን የምናደርገው ለምሳሌ አቧራ ለመከላከል እንግዲህ እቃዎች እንደቆሽሹ ህፃናት እዛ ላይ እንዲጫወቱ እንዲሁም ከሆነ ቦታ ስንመጣ ከስራ ቦታም ሊሆን ይችላል። ደክሞን ወይን ከመንገድ ስንገባ ወደ ቤታችን ቀጥታ አልጋ ላይ ከመውጣት አልጋ ላይ ከመተኛት ይልቅ ራስን ምንጣፍ ላይ ለማረጋጋት ራስን ምንጣፍ ላይ አረፍ ለማድረግ እንግዲህ ምጣፎችን እንጠቀማለንና። እንደ ኢትዮጵያ አገልግሎት እንግዲህ እንደ ኢትዮጵያ አኗኗር። ከዛ ከዛ አንፃር እኔም ምንጣፍ ላይ ነው የምቀመጠው። ሲዳክመኝ እና ከስራ ስመጣ ቀጥታ ምንጣፍ ላይ ነው የምቀመጠው። ከዛ አንፃር ምንጣፍ ላይ ትቀመጣለህ ወይ ለሚለው ጥያቄ አዎ ምንጣፍ ላይ እቀመጣለሁ። ትዝ ይለኛል በልጅነቴ ገና አንደኛ ክፍል እያለሁ በሀገራችን እንግዲህ ዝቅተኛ የኑሮ ደረጃ ያለባት ሀገር እንደመሆኗም መጠን እንግዲህ ገና አንደኛ ክፍል እያለሁ ወደ ትምህርት ቤት ስገባ የትምህርት ቤቱ። ትምህርት ቤቱ እንግዲህ ተማሪዎችን የሚያስቀምጥበት ወንበር የለውም ነበርና ከዛ አንፃር እኛ ተማሪዎች የምንቀመጠው ወንበር ላይ ሳይሆን ምንጣፍ ላይ ነበርና። ከዛ ከዛ አንፃር ይሄ ለመጀመሪያ ጊዜ ምንጣፍ ላይ መቀመጥም የተማርኩት ምንጣፍ ላይም የጠቀመቅኩበት ጊዜ ትዝ የሚለኝ የሚያስታውሰኝ። የመጀመሪያው ጊዜ ገና አንደኛ ክፍል እያለሁ በሰባት አመቴ ነውና ምንጣፍ ላይ የጠቀመጥኩት የዛን ጊዜ ነው። በነገራችን ላይ እንግዲህ ሶፋ ላይ ወይንም ደግሞ መቀመጫ ላይ ከመቀመጥ ይልቅ ምንጣፍ ላይ መቀመጥም ምንጣፍ ላይ አረፍ ማለት በጣም የተለየ ስሜት አለው። መሬት ላይ ትልቅ ነገር ትልቅ እረፍትን ይሰጣል። እንግዲህ ምንጣፍ ላይ መቀመጥን የተማርኩት ምንጣፍ ላይ መቀመጥን የለመድኩት ምንጣፍ ላይ የተቀመጥኩት ለመጀመሪያ ጊዜ የዛን ጊዜ ነውና ምንጣፍ ላይ መቀመጥ አሪፍ ነገር አለው አሪፍ ደስታ አለው አሪፍ እንትን ይሳጣል ብዬ አስባለሁ። ብዙ ቤቶች እንግዲህ በአሁኑ ሰዓት ሁሉም ማለት ይቻላል በየቤታቸው ምንጣፍ አለ። እንግዲህ እሱ የሆነበት ምክንያት ህፃናቶችን እንግዲህ ከቆሻሻ ለመከላከል ህፃናቶች እንግዲህ ብዙ ጊዜ ጨዋታ ሲያበዙ። እዛ ቆሻሻ ላይ ቆሻሻ ምን እንደሆነም ስለማያውቁ ቆሻሻ ስለሚነኩ አቧራ ስለሚነካቸው ልብሳቸውን እንግዲህ ከዛ ከዛ ለመጠበቅ ይልቅ ቤተሰቦች የተሻለ አማራጭ ብለው የወሰኑት ለቤተሰባቸው ለቤታቸው ምንጣፎቼን በማንጠፍ ምንጣፎችን በመግዛት ልጆች ምንጣፉ ላይ ቢጫወቱ ምንጣፉ ላይ ቢንከባለሉ እንግዲህ ንጽህናቸውን ይጠብቃሉ። ድካምንም ይቀንሳል ልብስ በኋላ ላለማጠብ ህፃናትንም እንግድ ላለማጠብ ብለው ከማሰብ የተነሳ ብዙ ሰዎች ምንጣፍን ይገዛሉ ምንጣፍን ይጠቀማሉና። እኔም ከዛ አንፃር በቤቴ ምንጣፍ አለ ምንጣፍ እገዛለሁ። እና እኔም ደክሞኝ ከስራ ስመጣ የምቀመጥበት ቦታ ምንጣፍ ነውና በአብዛኛው እንግዲህ የሀገራችን ማህበረሰብም የሰፈሬ ሰዎች ምንጣፍን በመግዛት ልጆቻቸውን ምንጣፍ ላይ ያስቀምጣሉ እነሱም ምንጣፍ ላይ ይቀመጣሉና። ራሳቸውን ከአቧራም ከቆሻሻም ይከላከላሉ። እሱ ብቻ ሳይሆን የተለየ እንግዲህ የተለየ ደስታም ስለሚሰጥ እረፍትንም ስለሚሰጥ እሱ ብቻ ሳይሆን አልጋ የሚቀመጠው ጓዳ ላይ ነው። ምንጣፍ ግን ገና ከበር ቀጥታ እንደገባን እዚህ የመጀመሪያው ቤት እሱ ጋር ስለሆነ ምን ጣፉ ያለው? እዛ ላይ ቀጥታ ወዴትም ሳይሄዱ አረፍ ማለት እንዲችሉ። የትኛውም ሰው እንግዳም ሲመጣ ለምሳሌ ከገጠርም ይሁን ከከተማም ሲሆን እንግዳ ሲመጣ አልጋ ላይ ከሚያርፍ ይልቅ ምንጣፍ ላይ እንዲያርፍ ስለሚደረግ። ቀጥታ ማንኛውም ሰው ምንጣፍን ከብዙ አማራጭ ከብዙ አይነት ችግሮች የተነሳ ሰዎች ምንጣፍን በመግዛት። እንግዶችንም ምንጣፍ ላይ በመቀበል ልጆቻቸውንም ምንጣፍ ላይ በማድረግ አገልግሎታቸውን ይሰጣሉና። ምንጣፍ ላይም እኔ መቀመጥ የለመድኩት ከዛ አንፃር ነው ምንጣፍ ላይ መቀመጥ በጣም ጥሩ ነው። ምንጣፍ ላይ መቀመጥ በጣም ደስ ይለኛልና አሪፍ ነገር ነው ብዬ አስባለሁ

የትኛውን ወቅት ትወዳለህ ይላል? እንግዲህ ከምወዳቸው ወቅቶች ውስጥ እንግዲህ መጀመሪያ ለመጥቀስ ያክል ምን ምን ወቅት እንዳለ ለመናገር ያክል የምህር ወቅት አለ። የበጋ እንግዲህ የክረምት የሚባሉ ወቅቶች አሉ። ከእነዚህ ውስጥ ሁሉም የየራሳቸው አይነት የሚሰጡት ደስታ አለ። ሁሉም በተለያየ ቦታ ሁሉም በየራሳቸው ሁሉም ወቅቶች የተለያዩ የሚሰጡት ጸጋ አላቸው። እና ሁሉም የሚወደድ ነገር አላቸው እንግዲህ እኔም ከዛ ውስጥ እንግዲህ በክረምት የምወደው ወቅት አለ። በበጋም የምወደው ወቅት አለና ከዛ ውስጥም ከሁለቱም የምጠላውም አለና እንግዲህ በብዛት በጣም ደስ ከሚለኝ ነገር ውስጥ አንዱ የክረምት ወቅት በጣም ደስ ይለኛል። ያም የሆነበት ምክንያት የክረምት ወቅትን በጣም የወደድኩበት ወቅት አለ። እንግዲህ የበጋ ወቅት ለምሳሌ ፀሀይ በአካባቢያችን እንግዲህ ቋላማ እንደመሆኑም መጠን በአካባቢያችን ፀሀይ በጣም ይበዛልና ሙቀቱን ከመጥላትም አንፃር አንደኛ የበጋ ወቅትን እንዳልመርጠው እንዳልወደው ያደርገኛል። በመቀጠል የበጋ ወቅት ዝናብ የማይዘንብበት በቃ በአጠቃላይ ደረቅ በመሆኑ ከዛም አንፃር በጋን አልመርጠውም። ሲቀጥል የበጋ ወቅት ሁሉም ወደ የስራው የሚሯሯጥበት ጊዜ የእረፍት ጊዜ ብዙም የሌለበት ጊዜ ከመሆኑም አንፃር ሰዎች ወጣቶች ዘመዶች እናት አባት ከልጆች ጋር የሚገናኙበት ብዙም ጊዜ ባለመኖሩ የተነሳ የበጋን ወቅት ብዙም እንዳልወደው ያደርገኛል። ነገር ግን ከዚህ በተሻለ የክረምት ወቅትን እንደወደው ያደረገኝ ነገር ቢኖር ለምሳሌ የክረምት ወቅት የዝናቡን ነገር በጣም እወደዋለሁ። ዝናብ በጣም ስለምወድ እና ዝናብ በዛ ጊዜ በክረምት ወቅት በመዝነቡ ክረምትን እንድወደው ያደርገኛል። በመቀጠል የምወደው የክረምት ወቅትን የወደድኩበት ትልቁ ምክንያት ተማሪዎች ትምህርት የሚጨርሱበት ጊዜ በመሆኑ። እና ትምህርት መጨረሳቸው ብቻ ሳይሆን ተማሪዎች እንግዲህ ልጆች ከቤተሰባቸው ጋር ከእናት አባቶቻቸው ጋር ከወንድም ከእህቶቻቸው ጋር ከአጎት ከአያቶቻቸው ጋር በአጠቃላይ ከእነዚህ ጋር ጊዜ የሚያሳልፉበት አሪፍ ጥሩ ጊዜ የሚያሳልፉበት። ከቤተሰቦቻቸው ጋር ጥሩ ጊዜ የሚኖራቸው የዛን ጊዜ ከመሆኑም አንፃር የክረምት ወቅትን። እችላለሁ እና የክረምት ወቅት በተለየ ሁኔታ ደግሞ ሌላ ልወደው የምችለው እንግዲህ በበጋ ወቅት ሁሉ ነገር ደረቅ ነው ሁሉ ነገር በረሃ ነው። ግን በክረምት ወቅት ደስ የሚለው ላየው የምጓጓው ነገር አረንጓዴነቱን ሰብሉን ስለማይ የእርሻው ሁኔታ ስለምናይ ከዛ ከዛ አንፃር እንግዲህ ብዙ ልምላሚዎችን ስለምናይ ከዛ አንፃር የክረምቱ ወቅትን እንድወደው ያደርገኛልና ብዙ እሸቶችም ልንበላ የምንችለው በዛን ጊዜ ከመሆኑም አንፃር የክረምቱ ወቅት የበቆሎ የልማቱ የሽምብራው የማሽላው የብዙ የብዙ ልማት የብዙ የብዙ እሸቶች የሚገኙበት የሚበሉበት ጊዜም በመሆኑ እንግዲህ ክረምትም በጣም እንደወደው ያደርገኛል። በመቀጠል የክረምት ወቅትን እንድወደው የሚያደርገኝ ነገር ብርዱም ስለሚኖር እንግዲህ አንድ ፍቅረኛሞች እንግዲህ አብረው ያንን ብርድ በጋራ የሚቋቋሙበት ጊዜ እንደመሆኑ ሁለቱን ያቀራርባልና እንግዲህ ሰውን ከሰው ፍቅረኛንና ፍቅረኛን በማቀራረቡ የተነሳ ከዛም አንፃር የክረምት ወቅትን በጣም እወደዋለሁ። እና የትኛውን ወቅት ትወዳለህ ለሚለው ጥያቄ በበቂ መልክ እንግዲህ በበቂው ሁኔታ ከነምክንያቱ የገለጽኩበት ይሄን ነው። እንግዲህ አብዛኛው ሰዎች አብዛኛው ጓደኞቼ ጠይቄያቸው ይህን ነገር የትኛውን ወቅት ትወዳላችሁ እንዳልኳቸው ልክ እነሱም የኔ እይነት አመለካከት እንዳላቸው እና የክረምት ወቅት ከበጋ ወቅት በጣም የተሻለ እንደመሆኑ እና በጣም ልምላሜ የምታይበት የሰዎች መስተጋብር ሰዎች አንድነት የሚታይበት ወቅት በመሆኑ እነሱም ይህን ወቅት ይወዱታልና። እኔም እንግዲህ የክረምት ወቅት እወዳለሁ ማለት ነው።

ጢም ታቆያለህ? ጢም እንግዲህ ብዙ ነው የማቆየው እኔ ምክንያቱም ጢሜ አንዳንድ ሰዎች ጢሜ ይበላኛል ይላሉ ያሳክከኛል ያሉት ነገር ግን እኔ ጢም አቆያለሁ። ጢም አይበላኝም ብዙም እንግዲህ ልጅም ስለሆንኩ ሊሆን ይችላል አንዳንድ ሰዎች ግን ጢማቸውን ሁልጊዜም ሲቆረጡ አያለሁ እና ጢም ብዙም አያቆዩም። ከዛ ከዛ አንፃር እኔ ግን ጢም በጣም ነው የማቆየው በደንቡ እንዲያድግልኝም ከመፈለግ አንፃር ጢሜን አልቆረጥምና ጢምም አቆያለሁ። እንግዲህ ጢም በጣም የሚወደድ ነገር ነው በወንዶች ዘንድ በወንዶች ዘንድ ብቻ ሳይሆን። እንግዲህ በሆነ ሰዓት እንደ ኢትዮጵያ የአለማችን ነገር ባላውቅም በኢትዮጵያ ያሉ ሴቶች ከሚወዷቸው ከወንዶች ከሚወዷቸው ነገሮች አንዱ እንግዲህ ጢም በጣም ይወዳሉ። ጢም ያለው ወንድ ማግባት ነው የምፈልገው ጢም ያለው ወንድ ነው ወንድ የሚባለው። ብለው ያስባሉና እንግዲህ ሴቶች ወንዶች አሏቸው ብለው ከሚያስባቸው ነገሮች ከየሚያስባቸው ተፈጥሮአዊ ነገሮች አንዱ ጢም ነው። ወንድ ልጅ ጢም ከሌለው ምኑን ወንድ ነው የሚሉ ሴቶች አሉ እንግዲህ በጣም ትንሽ ናቸው የሚባሉ ቁጥራቸው ትንሽ ነው የሚባል አይደሉም። በጣም ብዙና በጣም ሰፊ ነው። እና ከዛ አንፃር እኔም ጢም አቆያለሁ እና ጢም በጣም ነው የምወደው። እንግዲህ ጢም በሰፊው በብዛት ቸብ ቸብቸብ ብሎ እንግዲህ በጣም ብዝት ብሎ እንዲያድግ ከመፈለጌ የተነሳ ጢምን በጣም አቆያለሁና። ጢምን በብዛት አልቆረጥም አብዛኞቹ ጓደኞቼ እንግዲህ ጢም ያላቸው አንድ ሁለት ናቸው በተቀሩት ግን ሌሎቹ ጤም የላቸውምና። ከዛ የተነሳ እንግዲህ ጢም ባለመኖራቸው በጣም ይቆጫሉ። እንግዲህ የት የሚቆጭበት ምክንያት እነሱም ልክ እንደ ሴቶቹ አይነት አመለካከት ወንድ ልጅ ጢም ከሌለው ምን ወንድ ነው ብለው ስለሚያስቡ እነሱም እንግዲህ ጢም እንዲኖራቸው ይፈልጋሉና እና። የኛን ጢም ባዩ ቁጥር በጣም ይቀናሉ እና ከእኛ ካለን ከሚቀኑብን ነገሮች ውስጥ ጓደኞቼ እንዲሁም እኛ ጢም ስላለን በጢማችን ነው የሚቀኑብንና። ከዛ ከዛ አንፃር እነሱ አሁን ጢም ለማሳደግ የሚሄዱበት ርቀት ስመለከተው በጣም ያስገርመኛልና እና አንዳንድ ሰው ደግሞ ጢም እያለው ጢም የማይወድ ሰው አለ እና። ማጥፋት የሚፈልግ እንዲጠፋለት የሚፈልግ አለ ከፊቱ ላይ ነገር ግን የተፈጥሮ ጉዳይ ነውና ሊጠፋ አይችልም። ማጥፋት አይችሉምና ከዛ ከዛ አንፃር ነው። አንዳንድ ሰዎች ግን እንግዲህ የኔ ጓደኞች አሁን ጢም በጣም ነው የሚወዱት ነገር ግን ጢም የላቸውም። እንግዲህ አንዱ ያለው አይወድም አንዱ የሌለው ደግሞ ይወዳል። እንግዲህ ሁለት አይነት አመለካከት ያለበት ነገር ነው በዚህ የምንረዳው እና። ጢም እንደኔ ግን አመለካከት የተፈጥሮ ጉዳይ እስከሆነ ድረስ ጢም ያለው ሰው ጢሙን መንከባከብ አለበት ጢሙን ማቆየት አለበት ብዬ አምናለሁ። ምክንያቱም ጢም በጣም ውበት ነው አንድ የወንድ ልጅ መገለጫ ነው አንዴ ተፈጥሮ መገለጫ ነው ብዬ አምናለሁና። ጢምን ማቆየት አለበት አንድ ሰው ብዬ አምናለሁና። ጢም ተፈጥሮአዊ ነገር እስከሆነ ድረስ ጢምን ልንከባከበው ልንከባከበው ልንወደው ልንጠብቀው ይገባናል ብዬ አምናለሁና። እኔም ከዛ አንፃር ጢምን እንከባከባለሁ ጢምም አለኝ እንግዲህ ጢሜን በደንቡ ለማሳደግ ነው የምጥረው በዚህ የተነሳ እና ጢሜን አልቆረጥም ጢም በደንቡ ነው የማቆየው። ከዛ ከዛ አንፃር እንግዲህ ጢም ብዙ ሰዎች የሌላቸው እንዲኖራቸው እንግዲህ የተለያዩ መዳኒቶች በአሁኑ ሰዓት እየተሸጡ ይገኛሉ። ምን ያህል እውነት ናቸው የሚለው ነገር እንግዲህ በተግባር ሞክረን ልናየው ነው የምንችለው እንጂ ከዛ በተረፈ ሳንሞክር ልናውቅ የምንችለው ነገር የለም። በመቀጠል ግን ማንኛውም ሰው ጢም የሚፈልግ ሰው ጢም እንዲኖረው ከፈለገ እንግዲህ መደረግ ያለበትን ነገር መሞከር አለበት ብዬ አምናለሁ። እኛም ጢም ታቆያለህ ለሚለው ጥያቄ ለተጠየቁት ጥያቄ። አዎ ጢም አቆያለሁ ምክንያቱም ጢም በጣም ስለምወድ ማለት ነው

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን እወዳለሁ ያው የጨረቃ ብርሃን የወደድኩበት ቡዙ ምክንያት አለ። እንግዲህ ጨረቃ በምሽት ነው የምትወጣውና። ጨለማን እንግዲህ ብርሃን ከምትሰጠን። አንዱ ጨረቃ ነችና ከጨረቃ ጎን ከዋክብቶች አሉ። እንግዲህ በማታ ብርሃንን ከሚሰጡን የተፈጥሮአዊ መንገዶች አንዱ ጨረቃ ነች። ፀሀይ በቀን ብርሃን ትሰጠናለች። ማታ ደግሞ ጨረቃ ብርሃንን ትሰጠናለች ጨረቃ ከብርሃን ከመስጠቷም አልፎ እንግዲህ የተለያየነት ምክንያት አላት። እንግዲህ ጨረቃ በብዛት ከሚወደዱት ነገሮች ውስጥ አንዱ ነች። ጨረቃ እንግዲህ ፍቅረኛሞች ማታ ላይ ተቃቅፈው ውጭ ላይ ቁጭ ብለው ብርሃንን የጅጨረቃ ብርሃንን ሲመለከቱ ያለው እንግዲህ ደስታ በጣም የተለየ ነው። እኔም ከጓደኛዬ ጋር ከፍቅረኛዬ ጋር በመሆን ጨረቃን ስመለከታት በጣም ደስ ይለኛል። እና በተለይ ጨረቃ ሙሉ በሆነችበት ሰዓት ያለው ስሜት የተለየ ነው። እንግዲህ ጨረቃ ግማሽ የምትሆንበት ጊዜ አለ ሙሉ የምትሆንበት ጊዜ አለ። እንግዲህ በተለያየ ሀገር የተለያየ ኣይነት አመለካከት ይኖራል። ከዚህ አንፃር እና በእኛ ሀገርም የጨረቃ የቅርጿ መለዋወጥን ሁሉም ሰዎች የተለያየናት ትርጉም እንደየራሳቸው አመለካከት ይሰይማታል ይሰጣታልና ሙሉ ስትሆን የሚሰጣት አምልክት አለ። እንግዲህ ጎዶሎ ስትሆንም ግማሽ ስትሆንም የሚሰጧት አተያይ እይነት አለና ጎዶሎ ስትሆን እንደዚህ ሆናለች እንደዚህ ነገር ያመለክታል ይላሉ። ሙሉ ስትሆን ደግሞ እንደዚህ ታመለክታለች እንደዚህ ሆና ነው ምናምን የሚሉ ሰዎች አሉ። እና ከዛ ከዛ አንፃር በገበሬዎች ለምሳሌ ሙሉ ስትሆን ጎዶሎ ስትሆን ዝናብ ሊዘንብ ነው እንደዚህ ሊፈጠር ነው ችግር ሊመጣ ነው ጦርነት ሊመጣ ነው የሚሉ ሰዎች አሉ። ከዛም አንፃር ጨረቃ እንግዲህ በእምነት ተቋማትም ውስጥ አለች ለምሳሌ በሙስሊሙ ዘንድ ጨረቃ ወልዳለች ጨረቃ ከወጣች ነገ በዓል ነው የሚሉ አመለካከቶችም አሉ። በሙስልሞች ዘንድ ለምሳሌ ስንመለከትና ከዛ ከዛ አንፃር እንግዲህ የጨረቃ የብዙ ሰዎች የብዙ ሃይማኖቶች እንግዲህ መገለጫም ነች ማለት ይቻላልና። ጨረቃ የተለየ ውበት እየሰጠች ትገኛለች። በምድራችን ላይ እንግዲህ ጨረቃ በብዙ በብዛት እንግዲህ ከሚመረጠውና በብዛት ከሚዘወተረው ጨረቃን የሚመለከቱ ሰዎች ውስጥ እንግዲህ ለመጥቀስ ያክል በአብዛኛው ፍቅረኛሞች እንግዲህ ትልቅ ትልቅ ነገር ማለት ይችላሉ ብዬ አምናለሁ። ስለ ጨረቃ ምክንያቱም እንግዲህ ፍቅረኛሞች ማታ ላይ ውጪ ላይ ቁጭ ብለው ኮከቦችን እየቆጠሩ ጨረቃዋን እያዩ ብዙ ብዙ የሚነጋገሩት ነገር አለ። እና የዛን ጊዜ እንግዲህ የፍቅረኛዎችን ብንጠይቃቸው ስለ ጨረቃ ብዙ ነገር ይላሉ ብዬ አስባለሁ። ስለ ጨረቃ ብዙ ነገር ተዘፍኗል። እንግዲህ ስለ ጨረቃ ብዙ ግጥም ተገጥሟል በሀገራችን በኢትዮጵያም ስለ ጨረቃ ብዙ የተዘፈኑ ዘፈኖች አሉ። እንግዲህ ከዘፈኑት ዘፋኞች ውስጥም ለመጥቀስ ያክል ለምሳሌ ቴዲ አፍሮ ከዘፈነው ዘፈን ስለ ጨረቃ በጣም የዘፈነው ዘፈን አለ። የጨረቃን እና የፍቅረኛሞችን ግንኙነት ፍቅረኛሞች አንድ ላይ ሆነው ጨረቃን እያዩ እንግዲህ ስላለው ነገር ጨረቃ በፍቅረኛሞች መሃል እንግዲህ ያለውን ነገር ምስክር እንደሆነችና ምን ያህል ስለ ፈቅረኛመቹ የጨረቃ ምስክርነት እንዳለ የሚገልጽ ዘፈንም አለውና። ከዛ ከዛ አንፃር የጨረቃ ከሰው ጋር ያላት ግንኙነት በጣም ላቅ ያለ በመሆኑ የጨረቃ ብርሃንን እንድወዳት ኣድርጎኛልና። ጨረቃ በጣም የምትወደድ ነች በጣም ደስ የምትለኝ ነችና። ከተፈጥሮ ብርሃኖች ውስጥ በጣም በምሽት ከምትወጣው የጨረቃ ብርሃን በጣም ትለይብኛለችና በጣም የምወዳት ጨረቃ ብርሃን ነች። እና ጨረቃ ብርሃን እንግዲህ በእኔ ብቻ ሳይሆን በብዙ የኢትዮጵያ ብቻ ሳይሆን እንደ አለምም በጨረቃ በብዙ ዘንድ ትወደድ የምትከበር የብርሃን አይነት ነችና ጨረቃ በጣም እወዳታለሁ።

ስንት ኢሜል ትልካለህ? ይላል እንግዲህ ብዙ ኢሜል አልክም ኢሜል ሁልጊዜም አልክም። በስራ ቦታዎች እንግዲህ የሚያስፈልጉ ነገሮች ካሉ መላክ ያለባቸው ነገሮች የዛን ጊዜ ብቻ ነው በኢሜል መልእክት የምልከው እና። እንግዲህ በስራ ቦታ ውስጥ ብዙ ብዙ የመልክት ለዉዉጦች ይደረጋሉ ከድርጅቶች ጋር ከሰዎች ጋር እና ከመንግስት ተቋማቶች ጋር ብዙ ኢሜሎች ግንኙነቶች ይደረጋሉ። እንዲሁም በተለየ መልኩ ከደንበኞች ጋር እንግዲህ የኢሜል ለውጥ ይደረጋልና ከዛ ከዛ አንፃር እኛም የኢሜል ልውውጦችን እናደርጋለን። ግን ስንት ኢሜል ትልካለህ የሚለው ብዙ ኢሜሎችን አልክም ነገር ግን አስፈላጊ ሲሆን ብቻ ነው ይሄ ነገር የሚደረገው። ከዛ ከዛ አንፃር በአማካይ ለመናገር ያክል በወር ውስጥ ለምሳሌ ወደ ሃያ ኢሜሎችን እልካለሁ። እና ኢሜል በጣም ትልቅ ትልቅ ጥቅም ያለው መልእክት መላላኪያ መንገዶች ውስጥ አንዱ ነው። እና ኢሜል ስንላላክ ኢሜል አጠቃቀም አይነቶችን ማወቅ በጣም ተገቢ ነው። ኢሜል አላላክን ካላወቀች ኢሜል ለመላክም ሆነ ለመቀበል አስቸጋሪ ያደርገዋልና። በመሰለ ቤታችን እንግዲህ ኢሜሎችን እኔ ብቻ ሳልሆን ሁሉም ኢሜሎችን ይልካል ለደንበኞች ይልካል ለመንግስት አቋማት ይልካል፣ ለድርጅቶች ይልካልና ሁሉም የድርጅቱ ሰራተኞች የኢሜል አላላክ አይነቶችን ተረድቶ አውቆ ተምሮ ነው ኢሜሎችን የሚልከው እና ኢሜል መላክ ትልቅ ትርጉም አለው። እሱ ብቻ ሳይሆን እንግዲህ በአለማችን ላይ የትኛውንም መተግበሪያ ስንጠቀም እንደ ፌስቡክም ሊሆን ይችላል። ጎግል ቴሌግራምም ሊሆን ይችላል እና ቲክቶክ ትዊተር ራይበር ዋትሳፕ የተለዩ ሁሉንም እሱ ብቻ ሳይሆን ዩቲዩብ ላይ እንኳን ቪዲዮ ለማየት ብንፈልግ እንኳን እና እና ኢንስታግራምን የትኛውንም ነገር ለመጠቀም እንኳን ብንሞክር የኢሜል ግዴታ ሊኖረን ይገባል እና ኢሜል ከሌለን ኢሜል ካልከፈትን ያንን ነገር ማድረግ አንችልም። እና ኢሜል በጣም ትልቅ ጥቅም ያለው ነገር ነው። እና ኢሜል አላላኮችን ኢሜል አካፋፋቶችንም የትኛውንም ሰው እንግዲህ ትክክለኛ ቴክኖሎጂ ስማርት የሆነ ስልክ የያዘ ሰው በአጠቃላይ ስለ ኢሜል አላላክም ያቃል እና ምክንያቱም ስማርት ስልክ ይዞ ኢሜል መጽሐፍ ኢሜል አካፋፈት ኢሜል አለላክ የማይችል ሰው አለ ተብሎ አይታሰብም። ከዛ ከዛ አንፃር እንግዲህ ኢሜል መላክ መቻል ግዴታ ነው። እና በመስለይ ቤት ብቻ ሳይሆን በተለያዬ ቦታ ሰው ኢሜል ይላላካል ሰው ለምሳሌ ኦንላይን ስራዎች አሉ። ኦንላይን ስራዎች ሰዎች ሲሰሩ ኢሜሎችን ይላላካሉ እና ከዛ ከዛ አንፃር ኢሜል አላላኮች ግዴታ ነው። እና እሜል መላክ አለበት ኢሜል ላኩ ይገባል ኢሜል መላክ በጣም ትልቅ ጥቅም አለው። ኢሜል መላክም አለበት ብዬ አምናለሁ። እና ኢሜል ሲላኩ እንግዲህ ከዛ አንፃር ነው ብዬ አስባለሁ። እኛም በመስሪያ ቤታችን እንግዲህ ኢሜሎችን እንላላካለን እና ኢሜል ስንላላክ እንግዲህ የተጠበቁ ኢሜሎች አሉ ለማንኛውም ሰው ሊደርሱ የማይችሉ ኢሜሎች ኢሜሎች አሉ። ከዛን አንፃር ኢሜሎች እንግዲህ ለሁሉም ሰው መገኘት የለበትም። ኢሜሉ ሀክ ከተደረገ ወይም በሌላ ሰው በጠላፊዎች ከተገኘ መረጃዎች ተመዘበሩ ማለት ነውና ከዛ ከዛ አንፃር የሚሎች ሊጠበቁ ይገባል። ኢሜሎች ለማንኛውም ሰው ሊደረጉ ሊሰጡ አይገቡም። ከዛ አንፃር ሊጠበቁ ስለሚችሉ ሊጠበቁ ስለሚገባቸው ኢሜሎችን በጥንቃቄ መያዝ ያስፈልጋል ብዬ አስባለሁ። እና ኢሜልን በአግባቡ መጠበቅ አለብን ኢሜልን መያዝ አለብን ብዬ አስባለሁ። እና ስንት ኢሜል ትልካለህ? ለሚለው ለተጠየኩት ጥያቄ እንግዲህ በቀን አምስት እልካለሁ ኢሜል በአጠቃላይ ግን በወር ቢያንስ ሃያ እሜል እልካለሁ ብዬ አስባለሁ

ዛሬ የአየር ሁኔታው እንዴት ነው? ይላል እንግዲህ ዛሬ ያለሁበት አካባቢ ምንጃር ሸንኮረ ወረዳ ጠረርቲ ከተማ ነውና እዛ ከተማ ላይ ደግሞ የአየር ሁኔታው በጣም ሞቃታማ በጣም ፀሀያማ ነው። እንግዲህ በጣም ከማልወዳቸው ከምጠላቸው የአየር ሁኔታዎች ውስጥ እንግዲህ ዋነኛው ነው በጣም ሙቀት ያለበት ቦታ አልወድም። እና ከዛ አንፃር አሁን ያለሁበት ቦታ ሞቃታማ ከመሆኑም አንፃር ፀሀያማም ከመሆኑ አንፃር እንግዲህ በጣም የሚያስጠላ በጣም የማይወደድ የአየር ሁኔታ ነው። በብዙ ሰዎች ምክንያቱም ፀሀይ ሲበዛ በሽታ ነው ሙቀስ ሲበዛ በሽታ ነው። እና ለበሽታም ለሰው ጤናም ብዙም ጥቅም ስለሌለው። ሞቃት ይልቅ ብርድ ቢሆን ዝናብ ቢሆን በጣም የተሻለ ነው። ነገር ግን እንግዲህ በአካባቢያችን ዝናብ እንኳን ከዘነበ ወደ ስድስት ወር ሆኖታል። ከዛ አንፃር ዝናብ በጣም የሚፍልግ ቦታ የሚፈልግ አካባቢ ነው። በሆነ ሰዓት እና ዛሬ ደግሞ በጣም በሰፊው ፀሀይ ያለበት በወቅት ነው። ፀሀይ ያለበት ቦታ ነው። ዛሬ እና ከዛ አንፃር ዛሬ በጣም ፀሀይ አለና ፀሀይ ስላለ ዛሬ አየር ሁኔታው ፀሀያማ ነው። ፀሀይማ ደግሞ ብዙም የሚመከር አይደለም። ፀሀይ የራሱ የሆነ የምታመጣው በፊት እንዳለ ጥናቶች ያመለክታሉና። ከዛ አንፃር እንግዲህ ምን ለማለት እፈልጋለሁ ይሄን ፀሀይ ልንከላከለወ የምንችለው እንግዲህ ዣንጥላ በመያዝ ጥላዎችን እያጠላን ብንቀሳቀስ ጥሩ ነው። ብዬ አስባለሁና ሙቀት ፀሀይ ሲበዛ እንግዲህ ሻወር ቶሎ ቶሎ መውሰድ አለብን አልበለዛ ሻወር የማንወስድ ከሆነ ሰውነታችን ብዙ ማይሆኑ ማይሆኑ በሽታዎችን ይዞብን ይመጣል። ብዬ አስባለሁና የጤና ባለሙያዎችም ከዚህ አንፃር ብዙ ነገሮችን ይመክራሉ። እና ከዛ ከዛ አንፃር ያንን ነገር ልንጠነቀቅ ይገባናል ብዬ አስባለሁ። እና የዛሬው የአየር ሁኔታ ይሄን ይመስላል። የዛሬው ብቻ ሳይሆን እንግዲህ በጋ ከገባ ጀምሮ እኛ አካባቢ ላይ እንደዚህ ነው። ዛፎች ይደርቃሉ ከዚህ አንፃር ልምላሜያቸው ይጠፋል ቅጠላቸው ይደርቃል እና ግንዳቸውም ይደርቃልና ከዛ ከዛ አንፃር ዛፎች እየደረቁ ነው ያሉት። ግንዳቸው እየደረቀ ነው ቅጠላቸው እየደረቀ ነው ያለውና። በጣም ሙቀቱ በጣም የበረታ ነው ያለው። እና ውሃ በጣም ቶሎ ቶሎ ነው የሚጠማን። እና ልብስ እንኳን አውልቀን ነው በሽርጥ ነው ያለነው። እና ከዛ አንፃር ሙቀት በጣም ነው ያለው ሙቀታማ ሆኗል አካባቢው እና ይሄን ለማለት ነው። ብዙ ሰዎች ይህ ነገር ሚመቻቸው አሉ። እኛ ደግሞ አብዛሀኛው የሀገሪቱ ማህበረሰብ ይህን ነገር አልወደደውም። ቀዝቀዝ ቢያደርግልን ዝናብ ቢዘንብልን በጣም አሪፍ ነው። ግን ሆኖም እንደዛም ሆኖ እየታገልን ነው ያለነው። ዣንጥላን ይዘን ነው ከቤት ስንወጣ ፀሀዩ በጣም ከባድ ከመሆኑም የተነሳ መንገድ ላይ ሄደ መቆም መንገድ ላይ በእግር ለመጓዝ የሚያስችል አይደለም። ከፀሀዩ መብዛት ከፀሀዩ በጣም ከማቃጠሉ የተነሳ እንግዲህ መንገድ ላይም ለመቆም መንገድ ላይም ለመሆን በጣም አስቸጋሪ ነገር ነው። እና ይሄንን ነገር ለማድረግ የሚያስችል ነገር እንኳን የለም ለማለት እወዳለሁ። እና ከዛ ከዛ አንፃር እንግዲህ ልንከላከለው የምንችለው በዣንጥላ ነው። እና ልጆቻችንንም እንግዲህ ከፀሀይ እንዲርቁ እንዲጠበቁ በቤት ውስጥ እንዲሆኑ ነው እያደረግን ያለነው። ሞቃታማ ከመሆኑ የተነሳ እንግዲህ ሌሊት ላይ እንኳን የሌሊት ልብስ ለብሰን አናድርም። ምክንያቱም በጣም ሙቀት አለ። ይሄ የሆነበት ቀን ላይ በጣም ፀሀይማ ከመሆኑየተነሳ ነው ሙቀቱ በጣም የጨመረውና ማታም በጣም ይወብቀናል። በጣም ሙቀት አለውና ከዛ አንፃር እንግዲህ ይሄ ነገር ልንከላከለው የምንችለው ነገር እንኳን አይደለም። ግን ሆኖም በትንሹም ቢሆን በራሳችን ያለውን ነገር ልናደርግ ይገባል ብዬ አስባለሁና። ከዛ አንፃር እንግዲህ አንዳንድ ነገሮችን ማድረግ አለብን። እና ዛሬ የአየር ሁኔታው ፀሀያማ

ባዶ እገርህ መራመድ ታውቃለህ እንግዲህ በባዶ እግርህ ተራምጄ የማውቀው እዚሁ ቤት ለቤት እዛው ቤት ውስጥ ነው። እንጂ ከዛ በተረፈ በባዶ እግሬ ተራምጄ እንኳን አላውቅም ነገር ግን። በሀገራችን በጣም በባዶ እግር የሚራመዱ ሰዎችን አውቃለሁ ሁሌም ሁልጊዜም ከአመት አመት በባዶ እግር የሚራመዱ ሰዎች አሉ እሱ ብቻ ሳይሆን በአመት አንድ ጊዜ ለአንድ ሳምንት ያህል ብቻ የሚራመዱ ሰዎችን አውቃለሁ። ይሄ የሆነበት የተለያየንም ምክንያት አለ። እንግዲህ በሀገራችን በባዶ እግር ከሚራመዱ ክፍሎች አንፃር እንግዲህ ገበሬዎች ይሄ ነገር በገበሬዎች ዘንድ በጣም የተለመደ ነው። ወደ ሰሜኑ አካባቢ ከሄድን በኢትዮጵያ በሀገራችን በባዶ እግር የሚራመዱ ብዙ ሰዎች አሉ። ከዛ በተረፈ በአመት ውስጥ እንግዲህ ለአንድ ሳምንት ያህል በባዶ እግር የሚረመዱ ሰዎችም አሉ ይህንም ነገር አውቃለሁ። የሆነበት ምክንያት እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ይህን ነገር ለማብራራት ያክል። በፋሲካ በዓል የጾም ወቅት እንግዲህ ለሁለት ወር ጾም ይጾማልና። በዓሉ ከመድረሱ ከአንድ ሳምንት በፊት ህማማት በሚባለው ሳምንት የዛን ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ። በጣም መከራን ከተቀበለበት ሳምንት ውስጥ በጣም ከባዱ ያ ሳምንት ነውና በዛ ሳምንት የተቀበለውን መከራ ለማሰብ ለማስታወስ ያክል ብዙ የኢትዮጵያ ኦርቶዶክስ ተዋህዱ እምነት ተከታይ። ሰዎች ወጣቶች ልጅ አገረዶች ሽማግሌዎች ልጆች እነዚህ እንግዲህ ያንን ህማማት መከራን ለማሰብ ያክል ብለው በትንሹም ቢሆን በማሰብ በባዶ እግራቸው ለአንድ ሳምንት ይመላለሳሉ። ከየትኛውም ቦታ ከወደ የትኛውም በባዶ እግራቸው የዛን ጊዜ እመላለሳለሁና በባዶ እግር ከሚመላለሱት ከማውቀው አንፃር የአንዱ የሃይማኖታዊ ስርዓት ነው። በተረፈ በባዶ እግራቸው የሚመላለሱ ሰዎች ማውቀው እንግዲህ በልምድ በተለምዶ በባዶ እግር የሚሄዱ ሰዎችን አውቃለሁ። በጣም እድሜያቸው የገፋ እድሜያቸው ለምሳሌ ወደ ስልሳ ሃምሳ የደረሱ ሰዎች ትልቅ ሽማግሌዎችና አሮጊቶች አንዳንድ ሰዎች በባዶ እግራቸው የሚሄዱ የማውቃቸው ሰዎች አሉ። ከዛ በተረፈ እንኳን ወደ ሰሜኑ ክፍል ያሉ ገበሬዎች ባዶ እግራቸው ሲሄዱ አውቃለሁ። እነሱ እንግዲህ ገንዘብ ከማጣት አንፃር ነው በባዶ እግራቸው የሚሄዱት። በተረፈ ከዛ ውጪ በባዶ እግራቸው የሚሄዱ የማውቃቸው ሰዎች እንደ እምነት ተቋማት ውስጥ ያሉ በእምነት ተቋማት ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ በ በቤተክርስቲያን ውስጥ የተጠበቀ ስፍራ አካባቢ ላይ ጫማ አድርጎ መንቀሳቀስ ስለማይቻል። በዛ አካባቢ ላይ በባዶ ግርት ተደህፎ ሆኖ ነው መሄድ የሚቻለው እና ያንን ነገር አውቃለሁ። በባዶ እግር ስኬድ ከዛ በተረፈ ግን በባዶ እግር የሚሄድ ሰው አላውቅም ይህ ነው የማውቀው። እኔ ግን በባዶ እግር ትሄዳለህ ለምለው በባዶ እግር አልሄድም በባዶ እግር ሄጄም አላውቅምና። ከዛ አንፃር እንግዲህ በባዶ እግር የሚሄዱ ሰዎችን ግን አውቃለሁ በባዶ እግር መሄድ በጣም ከባድ ከባድ የሆነ ነገር ነው። ትልቅ ጉዳትም አለው ትልቅ የጤና ችግርም ያመጣል። እንግዲህ በእግራችን የሚገኘውን የታችኛውን የስሜት ህዋስ ይገድላል ማለት ነው እና። የስሜት ህዋሳችን ሞተ ማለት ደግሞ ለተለየ ጤናማ ችግር ለማናውቀው የጤና እክል ይደርስብናል ያጋጥመናልና። በኋላ ለቤተሰብም ጣጣ ለኢኮኖሚም ችግር ያመጣብናልና ከዛ ከዛ አንፃር እንግዲህ በባዶ እግር መሄድ አይመከርም። ብዬ አስባለሁ እኔም ይህን ድርጊት እንደማላደርግ ነውና። ነገር ግን ካየሁት አንፃር በባዶ እግር መራመድ ታውቃለህ? ወይ ለሚለው ጥያቄ። አዎ በባዶ እግር የሚረመዱ ሰዎችን አውቃለሁ ለማለት እፈልጋለሁ ማለት ነው።

በትምህርት ቤት የምትወደው ትምህርት ምን ነበር ይላል? እንግዲህ በትምህርት ቤት የምወዳቸው ትምህርት አይነቶች አሉ። ከዛ ውስጥ እንግዲህ የትኛውም ተማሪ ይወደዋል ብዬ የማስበው ትምህርት አለ ከእኔ ጋር የሚገናኝ ትምህርት አይነት። እኔ የምወደው ትምህርት ለምሳሌ ስፖርት በጣም የምወደው ትምህርት አይነት ነው። ምክንያቱም አንደኛ ብዙም ሚከበድ ትምህርት አይነት አይደለም። ሲቀጥል እንቅስቃሴ ነው። ሰውነትን ስለሚያንቀሳቅስ የተለያየ አይነት የእንቅስቃሴ አይነቶች ስላሉት ለጤናማ የሰውነት አካል እንግዲህ ስፖርት በጣም ጠቃሚ ከመሆኑም አንፃር። ስፖርት የሚባለውን ትምህርት እንደወደው አድርጎኛል። ከዛ በተረፈ በጣም የምወደው የትምህርት አይነት ስነ ጥበብ ሙዚቃ ሚባል ትምህርት አለ። እንግዲህ ይህ ትምህርት የሙዚቃ ትምህርት የሚባለው እንግዲህ ስለ ሙዚቃ ብቻ የምናወራቸው የትምህርት አይነቶች ናቸውና። ስለ ሙዚቃ የምናወረቸው ትምህርቶች ናቸውና ከዛ አንፃር እንግዲህ ልወደው እችላለሁ። ያን የወደድኩበት ምክንያት ደግሞ የሙዚቃ ትምህርት እንግዲህ ብዙ ተማሪዎች ብዙ ልጆች ተሰጥኦአቸውን ስለሚያወጡና ተሰጥኦአቸውን ስለሚያሳዩ። እኔም ያኔ የብዙ ልጆችን ክህሎት የብዙ ልጆችን ተሰጥኦ ልመለከት ስለቻልኩ ልመለከት ስለፈለጉህ እንግዲህ ሙዚቃ እንደመዝናኛም ስለምቋጥረው የሙዚቃ ትምህርትን ልወደው እችላለሁ። በመቀጠል የስነ ጥበብ ትምህርት ሚባለውን በጣም ነው የምወደው። ምክንያቱም የስነ ጥበብ ትምህርት ማለት የተለያዩ ሰዎች ምን ያህል ክህሎት እንዳላቸው እነዚህ የፈጠራ ነገሮች የስነ ጥበብ ማለት እንግዲህ የጥበብ ስራዎችን የሚወዱ የተለያዩ ቦታ የተለያዩ ነገሮች የጥበብ ነገሮችን የሚያከናውኑ ሰዎች የሚያከናውኑ ልጆቼን የምናይበት። በመሆኑ እኔ እንግዲህ ለዚያ ተካንኩ ባልሆንም ነገር ግን እንግዲህ ትምህርት ቤት ስንማር ብዙ አይነት ክህሉት እንዳለ ሁሉ እንግዲህ በዛ ሙያ ውስጥ ያሉ ልጆች ምን አይነት አመለካከት እንዳላቸው ሳይ ስመለከት በጣም ደስ ስለሚለኝ ስነ ጥበብ ትምህርትን በጣም ነው የምወደው። እንግዲህ ከዛ በመቀጠል ደግሞ የስዕል ትምህርት የሚባል አለ። ለብቻው እንግዲህ የቤት ዲዛይኖችን የህንፃ የመንገድ ዲዛይኖችን የተለያዩ አይነት ዲዛይኖችን የሚወጡ ትምህርቶች የሚሰጥበት አለ እና ያንን ሳይ ደግሞ ምን ያህል ስዕል ላይ የሚጠበቡ ልጆች እንዳሉ ስመለከት ያንን ሳይ ደግሞ እንግዲህ የስዕል ትምህርትንም በጣም እንደወደው ያደርገኛል ማለት ነው። በመቀጠል የኮምፒውተር ትምህርት አለ ይህ የኮምፒውተር ትምህርት በጣም የምወደው ትምህርት አይነት ነው። ያ የሆነበት ምክንያት እኔ ለራሴ የምፈልገው አይነት የትምህርት አይነት ነው። እስካሁኖቹ እንግዲህ የልጆቼን የተማሪዎቼን ተሞክሯቸውን ክህሎታቸውን ለማየት ስለምጓጓ ስለምፈልግ ነው ትምህርቱን የወደድኩት እንጂ። እኔ በዛ ሙያ ውስጥ ስለምፈልገው አይደለም። ነገር ግን ይህ የኮምፒውተር ትምህርት ግን እኔ ራሱ የምወደው የትምህርት አይነት ከመሆኑ የተነሳ እንግዲህ ከዛ አንፃር የትምህርት አይነቱን በጣም ወድጄዋለሁ ማለት ነው። እና ከዛ ከዛ አንፃር የሙያው በጣም የምወደው የትምህርት አይነት ነው ስለ ኮምፒውተር ሲወራ ስለ ቴክኖሎጂ ሲወራ እንግዲህ ስለ ኮምፒውተር ስነካካ በጣም ደስ ይለኛልና። የተለየ ነገር ስለሚሰማኝ በጣም እንግዲህ የትኞወንም የትምህርት አይነት ቢጠቀስልኝ የምወደው የትምህርት አይነት ቢኖር እንግዲህ እኔ ይህን የትምህርት አይነት ነውና። በጣም የምወደው የትምህርት አይነት ቢኖር እንግዲህ የትምህርት አይነት ነው። ከዛ ከዛ አንፃር እንግዲህ የኮምፒውተር ትምህርትን በጣም የምወደው የትምህርት አይነት ነው። በመቀጠል እንግሊዘኛ ትምህርትን በጣም እወደዋለሁ ያ የሆነበት ምክንያት እንግዲህ በሀገራችን የሚነገረው ቋንቋ አማርኛ ነው። ነገር ግን በአለማችን ላይ በጣም ታዋቂ የሆነ ቋንቋ ደግሞ እንግሊዘኛ ከመሆኑም አንፃር ያንን ቋንቋ ለመቻል ካለኝ ፍላጎት እና ካለኝ ጉጉት አንፃር የእንግሊዘኛ ትምህርትን በጣም የምወደው የትምህርት አይነት ነውና። የእንግሊዘኛ ትምህርት በጣም ሊቀጥል የሚገባው በጣም ልማረው በጣም ልችለው የሚገባ ትምህርት እንደመሆኑ። ከሰዎች ጋር ከአለማችን ማህበረሰቦች ጋር ልንነጋገርበት የምችለው ቋንቋ ከመሆኑም አንፃር እንግዲህ ያንን ቋንቋ ልወደው ያንን ቋንቋ ትምህርት ልወደው እችላለሁ

የሰልክህ ባትሪ ምን ያህል ይቆያል ይላል? እንግዲህ የሰልኬ ባትሪ ብዙ ብዙ ሰዓት ይቆያል። በቀን ቢያንስ አንዴ ተደረጎ መቶ ከሞላ በኋላ መቶ ፐርሰንት ከሞላ በኋላ የሰልኬ ባትሪ እስከ ሃያ አራት ሰዓት ይቆያል እንግዲህ ያ የሆነበት ጊዜ እንደዛ ሊቆይ የቻለበት ምክንያት አለው። አጠቃቀሜ ነው እንግዲህ በደንቡ ነው የምጠቀምበት። ስልኬን በአግባቡ ነው። የስልክ ባትሪ የሚጎዱ ብዙ አይነት አጠቃቀሞች አሉ እነዛ አይነት አጠቃቀሞች እኔ አልጠቀምም ምክንያቱም ባትሪዬን እንዲጎዳ ስለማልፈልግ ማለት ነው። ለምሳሌ የስልክ ባትሪ ከሚጎዱ አጠቃቀሞች አንዱ ለምሳሌ ቻርጅ ሰክቶ ስልኩ ቻርጅ ከተሰካ በኋላ እዛው ቻርጅ ላይ እያለ ስልኩን ለሌላ አገልግሎት መጠቀም ጌም መጫወት ኢንተርኔት መጠቀም ይሄ የስልክ ባትሪ ብዙ ጊዜ እንዳይቆይ ያደርጋል። የስልክ ባትሪ እንዲደክም ያደርጋል። በመቀጠል እንግዲህ በጣም ባትሪ እንዲጎዳ የሚያደርገው ነገር ምንድነው? ስልኩ ሳይሞላ ባትሪው ቻርጅ እየተደረገ ሳይሞላ ቶሎ ቶሎ እየነቀሉ የሆነ ነገር እየተጠቀሙ መውጣት መንቀል ይህ ነገር ስልኩ ባትሪ እንግዲህ በደንቡ አገልግሎት እንዳይሰጥ ያደርገዋል። በመቀጠል ደግሞ ስልካችን ላይ ብዙ አፕሊኬሽኖችን መጠቀም ብዙ አፕሊኬሽኖችን ማድረግ እና እነዛ አፕሊኬሽኖች ደግሞ ከበስተኋላ እንዲሰሩ ማድረግ ያንን ሲቲንግ ላለማስተካከል እንግዲህ ከበስተኋላ ባትሪዎቼን የሚጠቀሙ አፕሊኬሽኖችን አለማጥፋት ሲቲንጉን አለማስተካከል ያ ነገር እንግዲህ ችግር ይፈጥራል ባትሪውን ይጎዳል ማለት ነው። በመቀጠል እንግዲህ የምንጠቀማቸው ጌሞች ጌም በብዛት መጠቀም የስልክ ባትሪ እንዲጎዳ ያደርጋል። ያንን ያንን ነገሮች እኔ በአጠቃላይ እነዚህን ነገሮች ስለማልጠቀማቸው የስልኬ ባትሪ በጣም ይቆይልኛል ማለት ነውና ከዛ ከዛ አንፃር እንግዲህ የስልኬ ባትሪ እኔ ለሃያ አራት ሰዓት ይፈጅልኛል ማለት ነው። ለሃያ አራት ሰዓት ይቆይልኛል። እንግዲህ እኔ የምጠቀማቸው ነገሮች ለመግለጽ ያክል አየሁ ከተባለ ወይን ስልኩን ከተጠቀምኩበት አይቀር የምጠቀመው ስልክ ለመደዋወያ እጠቀምበታለሁ። በመቀጠል የምጠቀመው ስልኩን ፊልም ለማያ የአማርኛን ፊልም ሆነ የእንግሊዘኛን ፊልም ለማየት ነው የምጠቀምበት። በመቀጠል ኢንተርኔት እጠቀማለሁ ነገር ግን ኢንተርኔት ስትጠቀም ስልኩ ፉል ሆኖ ፉል ከሆነ በኋላ ነው ምጠቀምበት እና ስልኩን ኢንተርኔት ከአንድ ሰዓት ተኩል ወይም ከሁለት ሰዓት በላይ ኢንተርኔት በቀን አልጠቀምም ከዛን አንፃር ስልኩ ባትሪ እንዲቆይ ያደርግልኛልና የባትሪ እንዲቆይ የማደርገው ጥረት በጣም ከፍተኛ ከመሆኑ የተነሳ የስልኬ ባትሪ በጣም ጤናማ እና በጣም እንዲቆይ አድርጎታል። ብዙ ብዙ የምጠቀማቸው ዘዴዎች አሉ እንግዲህ ጥቂቶቹን ለመግለጽ ያክል ይሄን ያህል ነው። በመቀጠል ስልኩን እንግዲህ የማልጠቀምበት ሰዓትም አለ ስልኩ እንደዚሁ እረፍት ያስፈልገዋልና ሰው እረፍት እንደሚያስፈልገው ሁሉ ስልኩም እረፍት ስለሚያስፈልገው እሱንም ስልኩን ቁጭ አደርገዋለሁ እና ስልኩን ቁጭ ሳደርገው ደግሞ ምንም ነገር አገልግሎት ሳልጠቀምበት ለትንሽ ሰዓት እረፍት እሰጠዋለሁ ከዛም ባትሪው ከዛን የተነሳ ባትሪው የተጠበቀ ደህንነቱ እንግዲህ እድሜው እየቆየ ይሄዳል ማለት ነው። እነዚህ እነዚህን ነገሮች አደርጋለሁ ስልኩን ለሌሎች ሰዎች ለሌሎች ልጆች አልሰጥም ራሴ ነኝ የምጠቀምበት እና እንደዛም ስለማደርግ ስልኬ ባትሪ የተጠበቀ አሪፍ ይሆናል ማለት ነው። እና ብዙ እንግዲህ የማደርግለት ነገር አለ ለስልኬ ባትሪ ከማንኛውም የስልክ ባትሪ የተለየ ነው። የተለየ እድሜ አለው ብዬ መናገር እችላለሁ እንግዲህ ብዙ ብዙ የማደርጋቸው ነገሮች ስላሉ ማለት ነው። ለስልኬ እንክብካቤ የማላደርገው ነገር የለም። በመቀጠል ቻርጅ ሳደርግ እንኳን ቻርጀሩ ለስልኩ የተሰጠው ቻርጀር ብቻ በራሱ ቻርጀር ብቻ ነው የማደርገው በሌላ ቻርጀር አላደርግም። የምጠቀመው ያንን ነው። ሲቀጥል ደግሞ የሚጠቀመው የሀይል መጠን ከመብራት የሚወስደው መጠን የተመጣጠነ እንዲሆን እንግዲህ መመጣጠኛ ቻርጅ ባትሪዎቼን ወይም ደግሞ ከፓወር የሚመጣውን ነገር የተመጠነ እንዲሆን አድርጌ ነው ቻርጅ የማደርገው። እና ከዛ አንፃር የስልኬ ባትሪ በጣም ይቆይልኛል ለሃያ አራት ሰዓት ማለት ነው።

ዛሬ የመጀመሪያ ምግብህ ምን ነበር ይላል? እንግዲህ ዛሬ ቀኑ ሀሙስ ነው በዚህ ሰዓት ይህንን ነገር እያወራሁ ያለሁት እንግዲህ ዛሬ ቀኑ ሀሙስ ነው። እና ዛሬ የመጀመሪያ ምግቤ ሀሙስ እንደመሆኑ መጠን እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ እንደመሆኔ ጾም ይጾማል ነገር ግን ዛሬ ሀሙስ ስለሆነ ጾም አይጾምም። ትናንትና ቢሆን ጾም ቢጾም ነበረ። ከዛ አንፃር እንግዲህ ጾም ስለማይጾም ዛሬ በጧት ሊበላ ስለሚችል ዛሬ የመጀመሪያ እንግዲህ የበላሁት ምግብ የቂጣ ፍርፍር ነው። የቂጣ ፍርፍር በጣም የምወደው የምግብ አይነት ነው። እንግዲህ የሚሰራው አሰራሩም ቂጣው መጀመሪያ ምጣር ላይ ይጋገርና። ሳይደርቅ ቂጣው በሰል በሰል እንዳለ ይወጣል። ከወጣ በኋላ ቂጣው ይቆራረሳል በእጅ በእጅ ከተቆራረሰ በኋላ። ሽንኩርት ተከትፎ ሽንኩርት ከተከተፈ በኋላ በረድስት ላይ ይጣድና ሽንኩርቶ ይቁላላል። ሽንኩርቱ ከጠቁላላ በኋላ እንግዲህ ዘይት ይጨመራል እዛይት ከተጨመረ በኋላ በርበሬ ይጨመራል በርበሬው። ዘይቱ ሽንኩርቱ እነዚህ ከጠቁላሉ በኋላ እንግዲህ እነዚህ ከተቁላሉ በደንቡ ከበሰለ ሽንኩርቱ ከተቁላላ በኋላ ትንሽዬ ውሃ ጠብ ይደረግበታል። ውሃ ጠብ ከተደረገ በኋላ እስኪፋ ላይ ይጠበቃል። ከዛን ከፈላ በኋላ ይሄ ቁሌቱ ጨው ትንሽዬ በመጠኑ ጨው ይጨመራል። ጨው ከተጨመረ በኋላ እንግዲህ ያን የተፈረፈረውን የተቆራረሰውን ቂጣ እዛ የተቁላላ ውስጥ ብረድስት ውስጥ ይከተታል ማለት ነው። ያ ከሆነ በኋላ እንግዲህ ራስ ሲል ያ የተቆላላው ፍርፍሩ ይወጣል ማለት ነው። ከዛን ያተሰርቶ ነው እንግዲህ ያንኑ የመጀመሪያ ዛሬ የበላሁት ምግብ እና በጣም የምጣፍጥ ምግብ ነው በጣም የሚወደድ ምግብ ነው። እና ያንን ምግብም የሰራሁት ራሴ ነኝ እንግዲህ የምግብ ሙያ አለኝ። በራሴ የምችለው የምግብ አይነት ስለሆነ ምግብ ማብሰል በጣም ስለምችል ከዛ አንፃር እንግዲህ የምግብ ሙያ ስላለኝ። በቤቴ እንግዲህ ከእናቴ ከእህቴ የምግብ አሰራርን ለምጄ የምግብ አሰራርን ስለምወድ እንግዲህ በጣም የተሻለ ነገር ነው እና። በጣም ትልልቅ ትልልቅ ነገሮችን ስለማደርግ የምግብ ሙያ በጣም ስላለኝ እንግዲህ ይሄንን ምግብ ዛሬ ሰራሁትና ዛሬ ለመጀመሪያ ጊዜ የበላሁትን ግብ የቂጣ ፍርፍር ነው። ሰዎቼን ወይም ጓደኞቼን የምግብነት ወይም ደግሞ ምግብ ጋብዘን ሲሉኝ ያው የምወደውን ነገር ነው መጋበዝ የምፈልገውና በቤቴ ሲመጡ ለጋብዛቸው የምችለው ብጋብዛቸው ደስ የሚለኝ መጋበዝ የምወደው ነገር። እንግዲህ ከመገብ አይነቶች ውስጥ አንዱ የቂጣ ፍርፍር ነው። ብዙ የምወዳቸው የምግብ አይነቶች አሉ። ነገር ግን እንግዲህ በብዛት የመጀመሪያ ምግቤ የማደርገው በየቀኑ የመጀመሪያ የምግብ አይነት የማደርጋቸው ብዙ አይነት የምግብ አይነቶች አሉ ያው የመጀመሪያ ምግብ ማለት በአብዛኛው ቁርስ ላይ የሚበሉ ወይም የምግብ አይነቶች ማለት ናቸው። እንግዲህ ቁርስ ላይ የመጀመሪያ ጊዜ ሊመገቡ የሚበሉ የቁርሴነቶች አሉ እንደየቤቱ ወሰናል። ለምሳሌ በብዛት በአብዛኛው ቤት የከተማ አኗኗር የሚኖር ሰው የመጀመሪያ የምግብ አይነቱ የሚሆነው እንቁላል ፍርፍር ከዛም በዳቦ በፊት ተደርጎ ነው የሚበሉት እነሱ። በመቀጠል ደግሞ ወይም ደግሞ በድል አይነቱ ፍርፍር በዳቦ ወይን ፍርፍር በእንጀራ ነው ቁርስ ላይ የሚበላው። በመቀጠል ደግሞ ሻይና ዳቦ ብቻ። ቁርስ ላይ የሚበላ እና የመጀመሪያ ምግብ አይነቶች ውስጥ በጣም ከሚዘወተርባቸው የተለያዩ ሀገሮች ወይም ደግሞ እንደ ሀገራችን እንደ ኢትዮጵያ የምግብ አይነቶች የመጀመሪያ ሊበሉ የሚችሉ ምግቦች። እንግዲህ ፍርፍር እንቁላል ፍርፍር እና ሻይ በዳቦ እነዚህ ናቸው ሶስቱ ናቸው። በብዛት በጣም የተለመዱት ቁርስ ለሚበሉ ምግቦች እና። እኔም ዛሬ የበላሁት ግን ያው የቂጣ ፍርፍር ነው የከፍርፍር አይነቶች ውስጥ የቂጣ ፍርፍር ነውና በጣም የምወደው የምግብ አይነት ነው። ማንኛውንም ሰው የምወደውን ሰው ልጋብዘው ልጋብዘው የምወደው ምግብ አይነት ቢኖር የቂጣ ፍርፍር ነውና የቂጣ ፍርፍርን። እንግዲህ ተው እገቡላለሁ ብዙ ቀዶኞቼንም አብልቻቸዋለሁ እና የጭጣ ፍርፍር በጣም ደስ የሚለኝ የምግብ አይነት ነው። እንግዲህ ዛሬ የመጀመሪያ ምግብህ ምንነበር ለሚለው ጥያቄ። ዛሬ የመጀመሪያ የምግብ ምርጫዬ ወይም ደግሞ የዛሬ የመጀመሪያ ምግብ የበላሁት የቂጣ ፍርፍር ነው። የቂጣ ፍርፍር በጣም አሪፍ ምግብ ነው ተመገቡት እላችኋለሁ።

መስኮትህን ክፍት ትተዋለህ አዎ መስኮቴን ክፍት እተዋለው እንግዲህ በቤቴ ውስጥ አንድ መስኮት ነው ያለው ከዛ ውስጥ አንዱን መስኮት ክፍቱን ነው የምተወው። ምክንያቱም እንግዲህ ያለሁበት አካባቢ በጣም ሙቀታማ ቆላማ አካባቢ እንደመሆኑ መጠን ይህ ሙቀታማ ቦታ ደግሞ እቤት ውስጥ ተሆኖ የማይቻል ነገር ነው በጣም ለመኖር ከባድ የሆነ ሙቀት ላይ ነው ያለነው። እና ዝናብ ቢዘንብ በጣም እንፈልጋለን ግን ዝናብ ሊዘንብ አልቻለም። እንግዲህ ዝናብ እስካልዘነበ ድረስ ሙቀት ያስቸግረናልና ይሄም ሙቀት ልንከላከል የምንችልበት አንዱ እንግዲህ ሻወር በመውሰድ በመታጠብ ሰውነታችንን ውሃ እላያችን ላይ በማፋስስ ነው። ከዛ በተረፈ እንግዲህ ልብሶቻችንን ሙቀት የሚያመጡ ልብሶችን በመቀነስ እንግዲህ ነፋስ የሚያስወጡ የሆኑ ሳሳ ሳሳ ያሉ ልብሶችን በመልበስ ቦዲዎችን በመልበስ የውስጥ ቦዲዎችን ብቻ በመልበስ ከላይ እንደዚህ የተከናነቡ ልብሶችን ባለመልበስ ነው። እና ከዛ በተረፈ ደግሞ ሌሊት ላይ ለምሳሌ ሌሊት ልብሶችን መቀነስ የሌሊት ልብሶቼን አለማብዛት እንዲሁም የለሊት ልብሶቼን አንሶላ ብቻ በመጠቀም ማሳለፍ ነውና። ከዛ ከዛ አንፃር እኔም እንግዲህ መስኮቴን ክፍት እተዋለሁ መስኮቴን ክፍት የምተውበት ብዙ አይነት ምክንያት አለ። እንግዲህ በአካባቢዎችን ላይ በጣም ሙቀት ስላለ ሙቀቱን ልከላከልበት የምችለው ትልቁ መንገድ እንግዲህ መስኮቴን ክፍት በማድረግ ነው። መስኮቴን ክፍት ሳደርገው ንፋስ ይነፍሳል እንግዲህ ሙቀቱን በትንሹም ቢሆን ይቀንሰዋልና ከዛ ከዛ አንፃር መስኮቴን ክፍት ተዋለሁ ብዙ ጊዜ መስኮት ክፍት የምትታውባቸው ቦታዎች እንደ ትምህርት ቤት ለምሳሌ መስኮት በጣም ክፍት ይተዋል። ምክንያቱም መስኮት ክፍት ካልተተወ ትምህርት ቤት በአንድ ክፍል ውስጥ ለምሳሌ ስልሳ ሃምሳ ተማሪ ነው ሃምሳ ተማሪ ስልሳ ተማሪ ደግሞ እንደኛ ሀገር ውስጥ ነው የሚኖር። ሰው ሙቀቱ እንደዚህ የበዛበት ውስጥ እንግዲህ አንድ ቤት ውስጥ ሃምሳ ስልሳ ተማሪ ማለት ያለው ሙቀት መገመት ቀላል ነውና። ያ ነገር በጣም ከባድ ስለሚሆን ሙቀቱ በጣም ከባድ ስለሚሆን መስኮቱን በሩን ከተዘጋ ስለዚህ በትምህርት ቤት ውስጥ መስኮቱም ክፍት ነው የሚደረገው እና በእኛ አካባቢ በጣም ከባድ የሙቀት ሁኔታ ስላለ መስኮት ክፍት ነው የሚደረገው። እና በትምህርት ቤት ውስጥም መስኮት በጣም ክፍት የሚደረግበት ቦታ ውስጥ ነው። በመቀጠል እንግዲህ እነዚህ እቤት ውስጥ እነዚህ ኳስ ይታያሉ ኳስ የሚታይባቸው ቦታዎች ትልልቅ ጨዋታ ያሉባቸው ቦታዎች እንግዲህ እነሱ እነሱን ስናይ እንግዲህ በጣም ብዙ በመቶ የሚቆጠሩ ሰዎች ናቸውና ይሄንን ኳስ የሚሆኑት በዛ ሰዓት መስኮት ክፍት መደረግ አለበት መስኮት ክፍት ካልተደረገ በጣም ከባድ የሙቀት ይከሰታል። ሙቀት በነገራችን ላይ በጣም ከበዛ የሰውን ህይወት ሊነጥቅ ስለሚችል እንግዲህ ያንን ለመከላከል ብቸኛው መንገድ አንደኛው ከምንጠቀምባቸው አንዱ መስኮት ክፍት ማድረግ ነው። ስለዚህ እዛ ቦታ ላይም መስኮት ክፍት ይደረጋል። በመቀጠል እነዚህ መዝናኛ እቤት ውስጥ የምንዝናናባቸው መዝናኛ ቦታዎች አሉ። እነዚህ ፑል የምንጫወት ይሆናል ሻይ ቡና ልንል ይሆናል መዝናኛ ቦታዎች ውስጥ እዛ ስንገባ መጠጥ ቤት ውስጥ ለምሳሌ ክፍት መደረግ አለበት ምክንያቱም ሰው በጣም ይበዛል እና ሰው በሚበዛበት ቦታ ውስጥ እዚህ ሙቀት የሚበዛበት አካባቢ ላይ ከሆነ መስኮት ክፍት መደረግ አለበት። በመቀጠል እኛ ሀገራችን ላይ ለምሳሌ ሙቀት እንደመሆኑ መጠን በመኪና ስንጓጓዝ እንግዲህ ከአንድ ቦታ ወደ አንድ ቦታ አንድ መኪና ውስጥ ትንንሽ መኪኖች ወደ አስራ ስድስት ሰው የሆነ ተለቅ ያለ መኪና ውስጥ ደግሞ ሰላሳ አርባ መኪና አርባ ሰው ስለሆነ የሚሆነው። እዛ መኪና ውስጥ እንግዲህ ያ ሁሉ ሰው ሲኖር ትልቅ በጣም ከፍተኛ ሙቀት ስለሚፈጠር የመኪናዎች መስኮት ጭምር ክፍት መደረግ አለበት። እና ከዛ ከዛ አንፃር እንግዲህ ለጤናም ጠንቅ እንዳይሆን ብዙ ብዙ የትንፋሽ በሽታዎች አሉ እንግዲህ የራሱ የሙቀቱ የሚያመጣቸው በሽታዎች አሉ። እነዛን ለመከላከል እንግዲህ መስኮትን ክፍት ማድረግ በጣም አዋጭና ተመራጭ የሆነ መፍትሄ የሚሰጥ ነገር ነው። እና እኔም ከዛ አንፃር ሙቀትን ለመከላከል ከማደርግባቸው ነገሮች ውስጥ አንዱ መስኮቴን ክፍት መተው ነው። እና መስኮትህን ክፍት ትተዋለህ? ለተባልኩት ጥያቄ አዎ በደንብ መስኮቴን ክፍት ተዋለሁ። እንደውም ማታ ማታ ሌሊት ስተኛ ራሱ መስኮቴን ክፍት አድርጌ ነው የምተኛው

የምትወደው እንሰሳ ምንድነው? ይላል እንግዲህ ብዙ የሚወደዱ እንስሳዎች አሉ። ከእንስሳዎች ውስጥ የቤት እንስሳ አለ የዱር እንስሳ አለ የአየር ላይ እንስሳዎች አሉ አእዋፋቶች ለማለት ፈልጌ ነው። እንዲሁም በውሃ ውስጥ የሚኖሩ እንስሳቶች አሉ። በብዙ ቦታ የሚኖሩ እንስሳዎች አሉ። እና ከነዛ ውስጥ ለመጥቀስ ያክል እንግዲህ በውሃ ውስጥ ከሚኖሩ እንስሳዎች ለመጀመር ያክል እንግዲህ በውሃ ውስጥ እነ አሳን በጣም እወዳለሁ። እንዲህ ሻርክ በጣም ነው ደስ የሚለኝ ማየት። በጣም ባያቸው ደስ ከሚሉኝ እንሰሳዎች ውስጥ አንዱ እንግዲህ በውሃ ውስጥ ከሚኖሩት ውስጥ አሳዎች ናቸው። ከዛም በተረፈ ደግሞ በጣም ከምወዳቸው እንስሳዎች ውስጥ የዱር እንስሳቶች አሉ። ከነዛ ውስጥ በጣም የምወዳቸው እንስሳዎች ለምሳሌ ድኩላ በጣም ደስ ይለኛል። በኢትዮጵያ እንደ አለም አቀፍ የተመዘገበ በጣም ታዋቂ በኢትዮጵያ የሚገኝ እንስሳ አለ ለምሳሌ ሚኒድክ ድኩላ የሚባል አለ። እሱ በጣም ደስ ይለኛል ዋልያ ዋሊያ በጣም ነው ደስ የሚለኝ የቀንዳቸው አቀማመጥ በጣም ነው ደስ የሚለኝ። እና እነዚህ የእንስሳቶች በጣም ነው የምወዳቸው በጣም ነው ደስ የሚሉኝ። በመቀጠል ነብር በጣም ደስ የሚለኝ የእንሰሳ አይነት ነው። በመቀጠል ደግሞ ከአእዋፋት እንስሳ ከአዋፋቶች ውስጥ ለመጥቀስ ያክል ደግሞ ንስር በጣም ደስ የሚለኝ ነው። የንስር ጥበቡ በጣም በረጅም ርቀት ሰማይ ላይ ሆኖ ከምድር ላይ ምንም አይነት ነገር ጥቃቅን ነገር ብትሆን በጣም መመልከት ይችላልና። የንስርን እንሳሳ አይምሮን እይታውንና አመለካከቱን እንግዲህ እንደዚሁ ስመለከት ሳስበው በጣም ግርም ይጭርብኛልና በጣም የተለየ እንስሳ ነው። በጣም ደስ የሚለኝ የእንስሳ አይነት ነው። እና በጣም በጣም የምወደው እንስሳ ከአእዋፋት ውስጥ ንስር ነው። በመቀጠል በጣም ደስ የሚለኝ እንስሳ የነዚህ የውሃ ላይ ያሉ የውሃ እናት እንላቸዋለን። በእኛ አካባቢ ዳክዬ ማለት ነው። እነሱ በጣም ነው ደስ የሚሉኝ ድምፃቸው የሚያወጡት ድምጽ ራሱ በጣም ነው ደስ የሚለኝና እነሱ በጣም እወዳቸዋለሁ። በመቀጠል እና እርግብ በጣም ደስ የምትለኝ እንሰሳ ነች። የ እንግዲህ ከአእዋፋቶች ዝርያ ውስጥ በጣም ደስ የሚሉኝ እነ ፔንጊውን በጣም ደስ ይሉኛል። ፔንጊውን አካሄዳቸው ተፈጥሯቸው አቀማመጣቸው ራሱ በጣም ነው ደስ የሚለኝ። እንዲሁም የ ከቤት እንስሳዎች ውስጥ ጥራ ከተባልኩ እንግዲህ በጣም የቤት እንስሳ በጣም የሚወደዱ ድመት በጣም ደስ ትለኛለች። ከሰው ጋር ያላት ቀረቤታ ሰውን የምታግዝበት በቤቱ ውስጥ አይጦቼን እንግዲህ የምታድንበት ጥበብ ስመለከተው እንግዲህ በግድግዳ ላይ የምትንጠላጠለውን ነገር ሳይ ስመለከት በጣም ደስ ትለኛለች። በመቀጠል ደግሞ ውሻ አለ ከቤት እንስሳ ውስጥ በጣም የምወደው ውሻ ታማኝነቱ በጣም ደስ ይለኛል። ለጌታው ለአለቃው ለሚያስተዳድረው ሰው ያለው ፍቅር ያለው ታማኝነት በጣም ደስ ይለኛል። ምክንያቱም ምንም አይነት ችግር አለቃው ጋር ጌታው ጋር አሳዳጊው ላይ ቢከሰት እስከ ሞት ድረስ የሚጓዝ እንስሳ ቢኖር ውሻ ነውና። እንዲሁም ከአለማችን ላይ ብቻ ሳይሆን ምድራችን ላይ ካሉ እንስሳዎች በተለየ መልኩ አንደኛ ማንን ትወዳለህ ብባል ውሻ ነው እና። ውሻ በጣም የሚወደድ እንሰሳ ነው። በጣም በጣም ትልቅ ተፈጥሮ ያለው በጣም ታማኝ ከሰውም በላይ ታማኝ የሆነ ህይወቱን ያለስስት የሚሰጥ እንሰሳ ቢኖር ውሻ ነውና ውሻን በጣም እወደዋለሁ። በመቀጠል በጣም ከምወዳቸው እንሰሳዎች መካከል እንግዲህ በቤቱ ውስጥ በጣም በጣም ከምወዳቸው ጥጃ በጣም ደስ ይለኛል። የከብት ጥጃ በጣም ደስ ይሉኛል እንግዲህ የከብት ጥጆች ከሰው ጋር የሚያሳልፉት ነገር ቲኒንጦቹ በጣም ይገረማሉ እንግዲህ የሰውን ጭንቅላት ፀጉር ሲልሱ የሚያሳዩት ነገር በጣም ነው ደስ የሚለኝ። እና ሲቧርቁ ድምፃቸው ምናምን በጣም ነው ደስ የሚለኝ። በመቀጠል እንግዲህ ከዱር እንሳሳ ከረሳ ውስጥ ከረሳኋቸው ውስጥ የምወደው እንስሳ ጦጣ በጣም ደስ ትለኛለች። ጦጣ ያላት ስትንጠላጠል በዛፍ ላይ ያላት ነገር በጣም ደስ ነው የሚለኝ። እንግዲህ እነዚህን ሁሉ እንስሳቶች በጣም ነው የምወዳቸው እና ብዙ እንስሳቶች እንግዲህ በጣም እወዳለሁ

በበጋ ወቅት ምን ታደርጋለህ? ይላል እንግዲህ በበጋ ወቅት ብዙ ነገር አደርጋለሁ። ወይ እንግዲህ ክረምት ላይ ትምህርት የሚቆምበት ሰዓት ነው ከቤተሰብ ጋር የምንጫወትበት ጊዜ የምናሳልፍበት ጊዜ ነው። በበጋ ወቅት ደግሞ የምናደርገው ነገር በበጋ ወቅት ወደ ትምህርት ቤት እንሄዳለን። ትምህርት የምንማርበት ወቅት ነው። እና በበጋ ወቅት በጣም ብዙ ብዙ ነገሮች ይደረጋሉ። ትምህርቴን ጠንክሬ የምማርበት ለነገዬ የተሻለ ህይወት የማቅድበት ጊዜ ነው። እና በበጋ ወቅት ደግሞ ፀሀይ የሚወጣበት ወቅት እንደመሆኑ መጠን እንግዲህ ንግዶችን የምንሰራበት ጊዜ ነው። የተለያዩ አካባቢዎች ላይ የተጓጓዝን እንግዲህ ስራዎችን ከትምህርት ባለፈ ስራዎችን የምሰራበት ጊዜ ነው። በመቀጠል በትምህርት ብቁ በመሆን እንግዲህ ወደ ውጭ ሀገር የሚያስኬድ የትምህርት ውድድሮችን የምናደርግበት ጊዜ ነው። እና በትምህርት ትልቅ ከሰዎችም ልቆ ከራስም በጣም ከአመለካከት ርቆ የተለየ እውቀት ለማግኘት የምንሄድበት እንግዲህ ከመምህሮች ጋር ብዙ የምንገናኝበት ጊዜ እንደመሆኑ መጠን። ያንን የበጋ ወቅት በጣም ወደዋለወ። በበጋ ወቅት ብቻ የምናደርገው ነገር እንደመሆኑ መምህሮቼን የምናገኘው የዛን ጊዜ በመሆኑ እንግዲህ ከመምህሮች ጋር ብዙ ጊዜዎችን እናሳልፋለን። በመቀጠል በበጋ ወቅትም ማደርገው እንግዲህ ከቤተሰብ መልስ ከክረምት በኋላ የምንገናኛቸው ተማሪዎች ስላሉ ከዛ አንፃር እንግዲህ አዳዲስ ጓደኛ አፈራለሁ ያንን አደርጋለሁ። እንግዲህ ከፍቅረኞቼ ጋር ከፍቅረኛዬ ጋር የምገናኝበት ወቅት ነው። ክረምት ወቅት ሲያልፍ በበገ ወቅት ስለሆነ የምንገናኘው እንግዲህ በበጋ ወቅት ከፍቅረኛዬ ጋር የምገናኝበት ወቅት ነው። በዛ ጊዜ ከፍቅረኛዬ ጋር ስገናኝ እንግዲህ በበጋ ወቅት ብዙ ነገር እናደርጋለን። የፍቅር ስራዎችን እንሰራለን ብዙ ብዙ ስራዎችን እንሰራለን እና በጣም መውደዴን ማፍቀሬን እገልጽላታለሁ። እሷም እንደምወደኝ እንደምታፈቅረኝ ትነግረኛለች። እና ብዙ ብዙ ነገሮችን እናደርጋለን። ከእሷ ጋር በመሆን የተለያዩ ቦታዎችን እንጎበኛለን። ያለን ጊዜ በትምህርት ቤት ጊዜ ስለሆነ አብረን መሆን የምንችለው እንግዲህ በበጋ ወቅት ስንገናኝ ከእሷ ጋር ብዙ ነገሮችን እናደርጋለን። ብዙ ጊዜዎችን እናሳልፋለን ለነገ ህይወታችን የሚበጀንን ነገር እንመካከራለን። እና በበጋ ወቅት ብዙ ብዙ ነገሮችን እናደርጋለን። ትምህርታችንን በደንቡ ጠንክረን በጋራ እናጠናለንና በበጋ ወቅት ብዙ ብዙ ነገሮች ይደረጋሉ። እንግዲህ አዳዲስ ስራዎችን እንሰራለን በክረምት ቤተሰብ ነው የምናግዘው በበጋ ደግሞ የራሳችንን የሆነ ስራ እንፈልጋለን ማለት ነውና። በበጋ ፀሀይ ሲወጣ እንግዲህ ብዙ ብዙ ነገሮች ይፈጠራሉ ከተለያዩ ቦታ ብዙ ሰው ይመጣል። ትምህርት ቤታችን ውስጥ ብዙ ሰዎች ይመጣሉ ብዙ ተማሪዎች አዳዲስ ተማሪዎች ይመጣሉና። ከእነርሱ ጋር ትውውቆችን እናደርጋለን። ብዙ ነገሮችን ልብስ እንገዛለን። ያኔ ነው ልብስ የምንገዛው ለበጋ ነው ልብስ የምንገዛው። የተለያዩ መናፈሻዎችን መዝናኞችን የምናየው የዛን ጊዜ ነው። እና ብዙ ነገሮችን በበጋ ወቅት እናደርጋለን። እና በበጋ ወቅት የማይደረግ። ምን አለ? ለምሳሌ በበጋ ውስጥ በብዛት እንግዲህ ብዙ በኢትዮጵያ ብዙ ብዙ በዓሎች ይከበራሉና። ከነዛ በዓሎች ውስጥ እንዳለ ሁሉም እንግዲህ በበጋ ወቅት ነውና የሚከበሩት በበጋ ወቅት። ከሚከበሩ በአብሽ ለምሳሌ የጥምቀት በዓል አለና በበጋ ወቅት በጥምቀት በዓል ከተማሪዎች ጋር አንድ ላይ ሆነን እናከብራለን ያንን እናደርጋለን። ኳስ እንጫወታለን እንግዲህ ኳስ የምንጫወተው በበጋ ወቅት ነው። በክረምት ስለማይመች ማለት ነው። እንግዲህ ከዛ ውጪ ይሄ የገና ጨዋታ አለ። የገና ጨዋታ ከተማሪዎች ጋር እናደርጋለን። ከዛ ውጪ ደግሞ ብዙ ብዙ በቤተክርስቲያን ውስጥ የሚካሄዱ ደግ ደግ የሆኑ ተግባሮች አሉ። ለነፍሳችን የሚሆን ጥርጥሩ ነገሮችን እናደርጋለን። የዛን ጊዜ የሚደረገው በበጋ ወቅት እንደመሆኑ መጠን እንግዲህ ያንን ተግባር እናደርጋለን ማለት ነው። እና ብዙ ብዙ ነገሮች ስላሉ በበጋው ወቅት የማይደረጉ በጣም እንግዲህ ብዙ ነገሮች አሉ። ክረምት ላይ የማናደርጋቸውን ነገሮች በአጠቃላይ በበጋ ወቅት ስለሆነ የምናደርገው እንግዲህ በበጋ ወቅት በጣም ከጓደኞቻችን ጋር ብዙ ነገር እናደርጋለን አዳዲስ ጎደኞችን እንተዋወቃለን ማለት ነው። ይሄን ለማለት ያክል ነው።

ቃልህን ትጠብቃለህ? አዎ ቃሌን እጠብቃለሁ። እንግዲህ በኢትዮጵያ በሀገራችን ቃል የእምነት እዳ ነው ይባላልና እንግዲህ አንድ ሰው ቃል ከገባ ያንን ነገር መፈጸም አለበት። አለበለዛ ያንን ነገር ካልፈጸመ ቃል አባይ ነው ተብሎ ይታመናል። እና በእኛ ሀገራችን ያንን ነገር የማይፈጽሙ ከሆነ ያ ሰው ለወደፊት ከማንኛውም ሰው ጋር ስራ ለመስራት አይችልም። ምክንያቱም በማህበረሰቡ ዘንድ ቃሉን የማይጠብቅ ሰው ውሸታም ነው። ቀጣፊ ነው ሌባ ነው ተብሎ ከሀዲ ነው ተብሎ ስለሚታሰብ። ከዛ አንፃር ቃልን አለመጠበቅ በጣም መጥፎ ነገር ነው። ብዙ ሰውን አያስከብረውም ከማህበረሰቡ እንዲገለል ያርገዋልና። እኔም ከዛ አንፃር ቃሌን በጣም እጠብቃለሁ። ቃሌን ለመጠበቅ የማላደርገው ጥረት የለም። ምክንያቱም በሰው ዘንድ በማህበረሰባችን ዘንድ ተቀባይነት እንዳላገኝ እንግዲህ ከማህበረሰቡ እንዳልገለል ስል ቃሌን በደንቡ ለመጠበቅ እንግዲህ በጣም የተሻለኝን ጥረት ሁሉ አደርጋለሁ። እስካሁን ብዙ የተሰጡኝን ቃል ጠብቄያለሁ። እና ቃልን መጠበቅ ሰብአዊነትና ሰዋዊነትን ሰው ማክበርን ሀላፊነት መወጣትን ያመለክታልና። ቃልን መጠበቅ በጣም ትልቅ ነገር ነው። እንግዲህ በአካባቢ ያሉ ብዙ ወጣቶች አሉና ከእድሜ ያነሱ እነዛን ልጆች ቃል መጠበቅ ምን እንደሆነ ብልጅንታችው ገና በማስተማር እንግዲህ እንሞክራለን። ምክንያቱም ወደፊት አድገው እንግዲህ እነሱም የሆነ ነገር ላይ ሲደርሱ ቃል መጠበቅ ግዴታቸው ሊሆን ስለሚችል የዛን ኔ እንግዲህ እንዳይቸገሩ ለማድረግ ከአሁኑ ስነ ልቦናቸውን የመደገፍና ስነ ልቦናቸውን የማሳደግ የመጠበቅ ስራ እየሰራን እንገኛለን። ቃልን መጠበቅ እንግዲህ ለትልቅ ደረጃ ያደርሳል። ለትልቅ ታማኝነት እንግዲህ ለትልቅ ጥንካሬ ያደርሳልና። ቃልን መጠበቅ ትልቅ ትልቅ ጥቅም አለው። ማንኛውም ሰው ቃሉን መጠበቅ አለበት ብዬ አስባለሁ ቃሉን መጠበቅ አለበት ብዬ አምናለሁና። ከዛ ከዛ አንፃር እንግዲህ የትኛውም ሰው ቃሉን ሊጠብቅ ግዴታ ነው። እኔም ብዙ ጊዜ በትምህርት ቤት በስራ ቦታ እንዲሁም በተለያየ በማህበረሰባችን በአካባቢያችን ሁሉ ብዙ ጊዜ ቃሌን እንድጠብቅ ብዙ ጊዜ ቃል ተሰቶኝ ነበርና ሚስጥር ማለት ነው። ያንን ቃል ጠብቄ አቆይቼ ለሰዎች አስረክቤ ሀላፊነቴን በመወጣቴ በአካባቢ በጣም እንድከበርና ተቀበይነት እንዳገኝ ከማህበረሰቡ ጋር ተከብሬ እንድኖር ያስቻለኝ ቃሌን በመጠበቄ ነውና። ቃልህን ስትጠብቅ እንግዲህ ብዙ ብዙ ነገር ታገኛለህ ብዙ ጥቅም ታገኛለህና። የስራ እድገትህን ታገኛለህ መከበርህን ታገኛለህ ዋጋህ ከፍ ያለ ይሆናልና። ቃል መጠበቅ ማለት እንደ ኢትዮጵያ ብቻ ሳይሆን እንደ አለማችንም ቃልን መጠበቅ ትልቅ ትልቅ ትልቅ ትርጉም ያለው ነገር ነው። እና እኔም በአካባቢዬ እንግዲህ ብዙ ነገሮይ ተሰተውኝ ቃሌን ጠብቄያለሁ። እንግዲህ ለወደፊቱም የሚሰጠኝን ነገር ቃሌን ጠብቄ ስራዬን አስረክባለሁ ሀላፊነቴን እወጣለሁ ማለት ነው። አንድ ሰው ቃሉን ጠበቀ ማለት ለዛ ነገር በጣም ብዙ ነገር መስዋዕትነት ከፍሏል። ቃሉን የሰጠውን ሰውዬ አክብሯል ወዷልና ተብሎ ይታሰባል። ያ ማለት ደግሞ እንደዚህ አደረገ ሰው ለወደፊት ለሚመጣው ሰው ወይም ደግሞ ለሚኖረው ህይወት ብቁ ነው። ሀላፊነት መወጣት ይችላል ሀገር መምራት ይችላል ቤተሰብ መምራት ይችላል ተብሎ ይታሰባል። እና ቃልን መጠበቅ ከብዙ አንፃር ብዙ አይነት አመለካከት ብዙ አይነት አተያይለሁና። ቃልን ስጠብቅ ብዙ የሚሰጥ ስም አለ ብዙ የሚሰጥህ ሙገሳ አለና። ቃልን መጠበቅ በጣም ትልቅ ጠቀሜታ አለው። ቃሉን እማያከብረ ቀጣፊ ሰው ግን ብዙም የተከበረ አይሆንም። የተገለለ የተዋረደ ሰው ነው የሚሆነውና ያንን ላለመሆን እንግዲህ ሁላችንም ልንጥር ይገባናል ብዬ አስባለሁ። በካባቢያችንም ሆነ ባለንበት ቦታ በስራ ቦታችን የተሰጠንን ነገር ቃላችንን ጠብቀን ማድረግ ማከናወን አለብንና። ለዛም ሀላፊነታችንን ስንወጣ እንግዲህ ትልቅ ትልቅ ኩራት ይሰማናልም ትልቅ በረከትም ነው ብዬ አስባለሁ።

ምን አይነት ጥቅማ ጥቅሞች አሉ ይላል እንግዲህ በቢሮ ስራ ሰንሰራ ብዙ አይነት ጥቅማ ጥቅሞች ይኖራሉ እንግዲህ እነዛ ጥቅማ ጥቅሞች የሚሰጠን ከሰራነው ስራ በላይ ከሚጠበቅብን ስራ በላይ በቢሮአችን ውስጥ ስራ ስንሰራ እንግዲህ ድርጅቱ የሚወስነው ውሳኔ አለና ለሰራተኞቹ ይህ ሰራተኛ እንግዲህ ትልቅ ነገር አሳክቷል ለድርጅቱ ትልቅ ነገር አድርጓልና ብዙ እንዲሰጠው የሚገባ ጥቅማ ጥቅም አለ ተብሎ ይታሰባል ከዛም በተረፈ ደግሞ እንደ አጠቃላይ በሰራተኞቹ አንድ ድርጅት በሁሉም ሰራተኞች ትርፋማ ሲሆን ሰራተኞቹ ተጋቢውን ስራ ሁሉም ሰራተኞች ሲሰሩ እንግዲህ ድርጅቱ የሚሰጠው ጥቅማ ጥቅም አለ ብዙ አይነት የጥቅማ ጥቅም አይነቶች አሉ እንግዲህ፣ አንድ ሰራተኛ ብቻውን የተሻለውን ነገር ካደረገ፣ እንግዲህ ያ ለራሱ፣ ለብቻው የሚሰጠው ጥቅማ ጥቅም ነው። እና እኔም ከዛ አንፃር ለብቻዬም ያገኘሁት ጥቅማ ጥቅም አለ። በአጠቃላይ፣ ከድርጅታችን ሰራተኞች ጋርም አንድ ላይ በመሆን የተሰጠኝ ጥቅማ ጥቅም አለ። በአጠቃላይ እንግዲህ ለመጀመሪያ ጊዜ በራሴ፣ ለብቻዬ ለድጅቱ ትልቅ ነገር አበርክተሃል ተብዬ ከተሰጠኝ ጥቅማ ጥቅሞች መካከል ለመጥቀስ ያክል ለምሳሌ የገንዘብ ድጋፍ ተሰጥቶኛል እንግዲህ የደሞዜን ግማሽ ያህል ተሰጥቶኛል በመቀጠል ደሞ የደሞዜን የአንድ መንፈቅ የስድስት ወር ደሞዝ በአንዴ እንደወስድ ተደርጌያለሁ እና እንደዚህ አይነት ጥቅማ ጥቅሞች ተሰጥቶኛል በመቀጠል ደሞ ለቤት የሚያስፈልጉኝን አስቤዛዎች እንግዲህ እንደ ምግብ የ የወር አስቤዛ ተሰጥቶኛል እነዚህ እነዚህ ጥቅሞችን ለብቻዬ ልሰጥ ችያለሁ እና ብዙ ብዙ አይነት ጥቅማ ጥቅሞች አሉ በመቀጠል ለብቼዬ ሊሰጠኝ የቻለው ጥቅማ ጥቅም ደሞ የትምህርት ደረጃ ከፍ ለማድረግ እንግዲህ ከፍለን ነው ልንማር ምንችለው ትምህርታችንን ለማሳደግ ያንን የ ትምህርት ለመማር ደሞ ብዙ ወጪ ስለሚያሶወጣ ድርጅቱ ራሱ የሰጠኝ ጥቅማ ጥቅም ራሱ ወጪዬን ሸፍኖ ትምህርት ሊያስተምረኝ ወሰነ ማለት ነው አንድ የተሰጠኝ ሌላ ጥቅማ ጥቅም ያን ይመስላል በመቀጠል፣ እንደ ቢሮአችን ደሞ የተሰጠን ጥቅማ ጥቅም አለ፣ በአጠቃላይ። ሁሉም ሰራተኞች ባሉበት ለሁላችንም ሰራተኞች የተሰጠን ጥቅማ ጥቅም አለ ያ ጥቅማ ጥቅም እንግዲህ የወሩ ደሞዛችንን ግማሽ ግማሽ ተሰጠን በመቀጠል ደሞ ከተሰጠን ጥቅማ ጥቅሞች ውስጥ በቤታችን ውስጥ ለምሳሌ ከሚያስፈልጉን የሌሊት ልብሶችን ተሰጥተናል ለእያንዳንዳችን የሌሊት ልብሶችን ተሰጠን በመቀጠል፣ እንግዲህ ልብሶቻችንን የምናጥብበትን ሳሙናዎች በብዛት ተሰጠን። እንደዛ ከተሰጠን በኋላ፣ ሌላ ጥቅማ ጥቅም የተደረገልን እንደ ቢሮአችን ሰራተኞች፣ በአጠቃላይ የተደረገልን ጥቅማ ጥቅሞች ደሞ ሁላችንም ሰራተኞች አንድ ላይ በመሆን፣ የምሳ እና የእራት ግብዣ በድርጅቱ መሰረት በድርጅቱ ወጪ ተደርጎልናል፣ ማለት ነው። ያንን ነገር ሁሉ ሲደረግ፣ እንግዲህ ሰራተኛ በጣም የተለየ ነገር ስለሚሰማው ለድርጅቱ የተለየ ነገር እያደረገ ይሄዳል ማለት ነውና እንግዲህ፣ ለድርጅት ትልቅ ነገር ስታደርግ፣ እንግዲህ ትልቅ ነገር፣ አሪፍ ነገር ስታደርግ የሚሰማህ ስሜት፣ ድርጅቱ ላንተ ጥሩ ጥሩ ነገር ሲያደርግ ስራውን በስነ ስርዓቱ እንድትሰራ ያደርግልና በድርጅታችን ውስጥ እንግዲህ በጣም ብዙ ጊዜ ጥቅማ ጥቅሞች ይሰጣሉና እነዛን ጥቅማ ጥቅሞች በአግባቡ ተቀብዬ፣ በአግባቡ ተጠቅሜባቸዋለሁና፣ ከድርጅቱ በጣም ብዙ፣ ብዙ ጥቅማ ጥቅሞችን ተቀብያለሁና፣ እንግዲህ ብዙ፣ እኔ ብቻ ሳልሆን ብዙ ጓደኞቼም በተለያዩ የስራ ድርሻዎች የተሻላቸውን ስራ በብቃት በመውጣታቸው ለዛ ለፈጸሙት ስራ ለተወጡት ሀላፊነት ተገቢውን የሆነ ጥቅማ ጥቅም ከድርጅቱ ተቀብለዋል ማለት ነውና ያንን በማድረጉ፣ ድርጅቱ እንግዲህ የተሻለ እድገት ላይ ይገኛል፣ እና ያ ድርጅት ለሰራተኞቹ ትልቅ ነገር ስለሚያደርግ፣ እኛም ሰራተኞቹ ያንን ድርጅት እናከብረዋለን፣ እንወደዋለን።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ይላል? አዎ በአንድ ጊዜ ብዙ ስራዎችን የማስተናግድበት ጊዜም አለ። የማላስተናግድበትም ጊዜ አለ ያው እዚህ ጋር ሁለት መልስ ነው ልሰጥ የምችለው። አዎ አስተናግዳለሁ ነገር ግን ሁኔታዎች ይወስኑታል። ለምሳሌ በጣም በድርጅታችን ከሰራተኞች ከደንበኞች ጋር በጣም ብዙ ጊዜ እንገናኛለንና ደንበኞች በጣም የሚበዙበት ወቅት አለ። በወቅት ወቅት አለው ስረው። ከዛ አንፃር ደንበኞች በጣም በሚበዙበት ጊዜ እንግዲህ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። የዛን ጊዜ ምክንያቱም ለደንበኞች ቶሎ በጊዜ ስራ መስጠት እንግዲህ ስራቸውን ቶሎ ቶሎ መጫረስ ደንበኞችን እንግዲህ እንዳይጉላሉ ለማድረግ ካለመ ከተፈቀደ አንፃር እንግዲህ ሰራተኞች ደንበኞች እንዳይጉላሉብን የምናደርገው ነገር በጣም በጣም የተጋ ነገር ነውና። ከዛ ከዛ አንፃር እኛም እንግዲህ ደንበኞቻችንን ተንከላክበን ከአንድ ስራ በላይ ስራዎችን እየደራረብን ከአንድ በአንድ ጊዜ ብዙ ስራዎችን እናስተናግዳለንና። ያንን በማድረጋችን እንግዲህ ደንበኞቻችን እንደይጉላሉና ደንመኛችን ራክተው በእኛም ቅረት ሳይሰማቸው እንዲሄዱ ብዙ ጥረቶችን ጥረቶቼን አድርገናልና። ያንንም እኔም ለብቼም አድርጌያለሁ ከሰራተኞቼ እንግዲህ ድርጅት ውስጥ ካሉት ሰራተኞች ጋር አንድ ላይ በመሆን ብዙ ስራዎችን አስተናግደናል እኔም በራሴ አስተናግድቻለሁ። እና ያንን ስናስተናግድ እንግዲህ ብዙ ስራዎችን ከደንበኞቹ በኋላ ከሚሰማቸው ደስታ አንፃር ስንመለከተው ለእኛ በጣም ትልቅ ደስታ ነው። ምክንያቱም አንድ ደንበኛ ረካ ተደሰተ ማለት ለእኛ በጣም ትልቅ ደስታ ነው። ምክንያቱም እኛ ምንሰራው ደንበኛን እንዲራካ ለማድረግ ደንበኛ ተደስቶ እንዲሄድ ለማድረግ ነውና። እዛ እየሰራን ያለነው ያለንበትን እየሰራን ያለነው ነው። አላማችንን ግባችንን ከዛ አንፃር አሳክተናል ማለት እችላለሁና። እንግዲህ የትኛውም ድርጅት የትኛውም ሰራተኛ ይሄን ነገር ማድረግ አለበት ብዬ አምናለሁ። እንግዲህ ለሰራተኞቹ ይህን ነገር እንዲያደርጉ ትእዛዝ ማስተላለፍ አለብኝ ብዬ አስባለሁ። የትኛውም ድርጅት ምክንያቱም ደንበኛ ሲረካ ድርጅት ስራውን በስነ ስርዓቱ ይሰራል ማለት ነውና። ከዛ ከዛ አንፃር እንግዲህ ስራህን በአግባቡ መስራት ድርጅት ውስጥ ከአንድ በላይ ስራዎችን ምስረብት አጋጣሚዎች ይፈጠራሉ። እና እነዛን ጊዜዎች በአግባቡ እየወሰኑ በአንድ ጊዜ የሚሰሩ ስራዎች አሉ። በአንድ ጊዜ ደግሞ የማይሰሩ ስራዎች አሉ። ደንበኞች እንግዲህ የማይበዙበት አካባቢ ጊዜ ላይ ተረጋግተን መስራት ስላለብን የዛን ጊዜ ብዙ ስራዎችን በአንዴ አልሰራም። ነገር ግን እንግዲህ ደበኞች በሚበዙበት ሰዓት ግን በብዛት ከአንድ ስራ በላይ እሰራለሁ። ደንበኞች ቶሎ ቶሎ መስተናገድ ስላለባቸው ደንበኞች ቶሎ እዚህ እኛ ጋር መጥተው ብሎ ወደ ቤታቸው መመለስ ስላለባቸው የዛን ጊዜ ስራዎችን ብሎ ብሎ ለመስራት ያክል እንግዲህ በአንድ ጊዜ ብዙ ስራዎችን ነው የምሰራው። እና ያንን እንደማድረግ እንግዲህ ብዙ ጊዜ ተጋለሁ እጥላለሁ። እና እኔም በአካባቢው ያሉ ሰዎችን በስራቸው ከአንድ በላይ ስራ እንዲሰሩ በጣም ባለሀብት እንዲሆኑ ከፈለጉ ከአንድ ስራ በላይ ስራ መስራት እንዳለባቸው እና ከአንድ ጊዜ በላይ ስራዎችን ማስተናገድ እንዳለባቸው። እነግራችኋለሁ እመክራችኋለሁ እና ያንን ነገር ቢያደርጉ በጣም ብዙ ገንዘብም ማግኘት እንደሚችሉና ብዙ እድገትም ማግኘት እንደሚችሉ ስነግራቸው እውነት ነው ተረድተናል ብለው በማሰብ በአንድ ጊዜ ብዙ ስራዎችን ያካሂዳሉና። እንደዛ ማድረግ እንግዲህ ለህይወታችን ቶሎ ሀብታም ለመሆን ቶሎ ለመለወጥ ከፈለግን። እንግዲ ጊዜን በአግባቡ ጊዜን በሁለት እጥፍ አሳድጎ ለመስራት በአንድ ጊዜ ብዙ ስራዎችን ማስተናገድ ትልቁ ቁልፍ ነገር ነውና። ያንን ነገር መጠቀም አለበት የትኛውም ሰው ብዬ አስባለሁ። እንግዲህ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ተብሎ ለተጠየቁ ጥያቄ አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ምክንያቱም ደንበኞቼ እንዲራኩ ለማድረግ የማላደንቀው ጥረት የለም። ለማለት እፈልጋለሁ።

ፎቶዎችህን የት ታስቀምጣለህ ይላል እንግዲህ ፎቶ መነሳት በጣም የምወደው ነገር ነው። ፎቶ ከጓደኞቼ ጋር እነሳለሁ ከፍቅረኛዬ ጋር በጣም እነሳለሁ ከቤተሰብ ጋር በጣም እነሳለሁ እና ብቻዬንም እንደዚህ ጉዞዎችን ሳደርግ የተለያየ ቦታዎች ሲሄድ ፎቶዎቼን በጣም እነሳለሁና። ይሄን ሁሉ ፎቶዎች ተነስቼ ደግሞ የማስቀምጥበት ቦታ ግዴታ ሊኖረኝ ይገባልና ፎቶዎቼን በተለያየ ቦታ በተለያየ መልኩ ነው የማስቀምጣቸው። እና ለመጥቀስ ያክል እንግዲህ ፎቶዎቼ ለምሳሌ በአልበም በአልበም ደረጃ ፎቶ ማስቀመጫ ባለው የመጽሐፍ አይነት በሱ አስቀምጣለሁ ማለት ነው። እንግዲህ በመቀጠል ፎቶዎችን የማስቀምጥበት ቦታ ስልኬ ላይ ነው። ስልኬ ላይ ፎቶዎችን አስቀምጣለሁ በአሁኑ ሰዓት እንግዲህ ቴክኖሎጂ በጣም እየተስፋፋ ከመሆኑ የተነሳ ሁሉንም ነገር ወደ ቴክኖሎጂ ወደ ዲጂታል ሆነህ ወደ ነገር እያደረግን ስለሆነ እንግዲህ ዘመናዊነት እያደገ ሲመጣ ፍቶቻችንም የምናስቀምጣቸው መረጃዎችም በዛው መጠን ዲጂታል ይሆናሉና። ከዛ ከዛ አንፃር እኔም ፎቶዎቼን በዲጂታል መልኩ አስቀምጣለሁ። ግን በዲጂታል መልኩ ሲባል ምን ለማለት ነው? ከተባለ እንግዲህ በዲጂታል ማለት እንግዲህ አየር ላይ ክላውድ ይባላል። እንግዲህ ጎግል የመሰረተው አንዱ ክላውድ የሚባለው ነገር ክላውድ ላይ የምናስቀምጥበት አንዱ መንገድ ነው። ክላውድ ላይ ፎቶዎችን አስቀምጣለሁ። ጎግል የሚሰጠው ነፃ የዳታ ማስቀመጫ የፎቶዎችንም ሆነ ፋይሎችን የምናስቀምጥበት ነፃ ቦታ ስላለ እዛ ላይ አስቀምጣለሁ ማለት ነው። እና ከዛ ከዛ አንፃር ፎቶዎችን የት የት ቦታ ታስቀምጣለህ ለሚለው ጥያቄ? እንግዲህ የማስቀምጠው ብዙ ቦታ አለ ከጠቀስኳቸው ውስጥ እንግዲህ ሶስት ቦታዎች አሉ ከዛ ውስጥ አንዱ አልበም ነው ብያለሁ። ከአልበም በተለየ ክላውድ ላይ እንግዲህ ዲጂታል አስቀምጣለሁ። ከዛ በተለየ እንግዲህ ስልኬ ላይ ነው የማስቀምጠውና። የትኛውም ሰው እንግዲህ ፎቶዎቹን የት ማስቀመጥ እንዳለበት ማወቅ አለበት እንግዲህ አልበም ላይ ከሆነ ነገ ውሃ ቢነካው እሳት ቢነካው ይቃጠላልና። ትዝታዎቻችን መረጃዎቻችን ፎቶዎቻችን ላይ ነው ያሉትና እነዛ ትዝታዎቻችን ፎቶዎቻችን ደግሞ ይጠፋሉ ማለት ነው። እነዛ ፎቶዎቻችን ትዝታዎቻችን ደግሞ እንዳይጠፉ ከፈለግን እንግዲህ ልናደርግ የሚገባው ነገር ምንድነው? ውስጦቻችንም ሆነ መረጃዎቻችንን በዲጂታል መልኩ ማስቀመጥ አለብን ብዬ አስባለሁና። እኔም ከምጠቀምባቸው የማስቀመጫ መንገዶች ውስጥ አንዱ ፎቶዎችን በዲጂታል መልኩ አየር ላይ ክላውድ ላይ ነውና። እንግዲህ ክላውድ ላይ ማስቀመጥ በጣም ትልቅ ጥቅም አለ። ስልካችንንም አያጨናንቅም እኛም በፈለግነው ሰዓት ለማየት ከፈለግን እንግዲህ ኢሜልን በመጠቀም ኢንተርኔትን በመጠቀም ከክላውድ ላይ እንግዲህ መጠቀም እንችላለን ፎቶዎቻችንን ማለት ነው። እንግዲህ ፎቶ ብዙ ትዝታዎችን የሚቀሰቅስ ትልቅ ትርጉም ያለው እንግዲህ ወደ በፊት ያለንበት ነገር የድሮ ትዝታዎቻችን ወደኋላ መለስ ብለን ልናይ የምንችለው እናስታውስ የምንችለው በፎቶዎቻችን ነውና ፎቶዎቻችንን በተገቢው መንገድ ማስቀመጥ አለብን። ፎቶዎቻችን ማለት ትዝታዎቻችን ናቸው ቅርሶቻችን ናቸው ታሪኮቻችን ናቸውና። እነዛን ታሪኮቻችን ልናስቀምጥ የምንችለው እንግዲህ በፎቶቻችን ነውና። ፎቶ ትልቅ ትርጉም አለው ትልቅ ታሪክ አለውና። ትልቅ ትዝታ ነው እንግዲህ ፎቶ ልንከባከበው ልንጠብቀው ይገባናል። እንግዲህ ማስቀመጫም ልንወስንለት ይገባል። እና ፎቶ ትልቅ ትርጉም አለው ትልቅ ትዝታ ያለው ነገር ነው። እና እንግዲህ እኔም እንደጠቀስኩት ፎቶዬን ከማስቀምጥበት አንዱ ብያለሁ እንግዲህ አልበም ነው ብያለሁ። አልበም ሊቃጠል ሊቀደድ ስለሚችል ስልክ ላይ ብያለሁ ስልክ ደግሞ ሊጠፋ ይችላል ብያለሁ። ወይን ደግሞ ሊደለት ይችላል። ስለዚህ ሊሰረዝ ስለሚችል ከዛ ላይ እንዳይሰረዝብን ደግሞ አንድ ሰው እንዳያጠፋብን ክላውድ ላይ መጠቀም አለብን የይለፍ ቃል በማስቀመጥ ማለት ነውና። ስለዚህ ተገቢው የፎቶ ማስቀመጫ ቦታ ክላውድ ነው ጎግላ ያዘጋጀው ነውና። ፎቶዎችን የት ታስቀምጣለህ ለሚለው ክላውድ ላይ አስቀምጣለሁ።

ጠዋት ምን ትበላለህ ይላል እና እንግዲህ ብዙ ጊዜ በኢትዮጵያን አቆጣጠር ወይም ደግሞ በኢትዮጵያ አኗኗር ስርዓት። እኔ ደግሞ እንደ ኦርቶዶስ እምነት ተከታይ። የጾም ወቅቶች አሉ እና ሁልጊዜ ጠዋት ጠዋት አይበላም። ነገር ግን ጠዋት ከሚበላበት ቀኖች ውስጥ አንዱ ለምሳሌ ሀሙስ ማክሰኞ ሰኞ እሁድ ቅዳሜ እነዚህ ሁልጊዜም ጠዋት ጠዋት ይበላል። እንደኛ ሃይማኖት እና ከዛ ከዛ አንፃር ጠዋት ምን ትበላለህ ለሚለው ሁልጊዜም ተመሳሳይነት ምግብ አንበላም። ተመሳሳይ ምግብ የሚበሉ ሰዎች አሉ ነገር ግን ሁልጊዜ ጠዋት ምን ትበላለህ? ለሚለው ጠዋት ሁልጊዜ አንድ አይነት ምግብ አይበላም ለመጥቀስ ያክል ግን በተመሳሳይ ወይን ደግሞ በተደጋጋሚ ከሚበሉት ምግቦች ውስጥ ጠዋት ጠዋት ለምሳሌ የራሴን ለመግለጽ ያክል እንጀራ በወጥ ነው። አንዱ በመቀጠል ፉል ነው። ፉል ሁለተኛ ሲቀጥል ደግሞ ሻይ በዳቦ እና ሲቀጥል ደግሞ ልበላው የምችለው የምግብ አይነት ፍርፍር ነው። እንደዚህ አይነቶች ናቸው የምግብ አይነቶች ጠዋት ጠዋት ልበላ የምችለው እና በአብዛኛው እኔ እንደ ኦርቶዶክስ እምነት ተከታይ ጠዋት ጠዋት በሳምንት ሶስት ቀኖች ጾም ስለማልበላ ጠዋት ጠዋት አልበላም በተቀርቱት ቀናቶች ግን ጠዋት ጠዋት የምበላቸው የምግብ አይነቶች ቅድም የጠቀስኳቸው ናቸው። በአብዛኛው እንግዲህ ሌሎች የኑሮ ደረጃቸው ከፍ ያሉ ሰዎች የሚበሉት አይነት የምግብ አይነት አለ። እነሱ የሚበሉት የምግብ አይነት ደግሞ ስጋ ከስጋ ውስጥ የጥሬ ስጋ ጥብስ ዱለት እነዚህ የመሳሰሉት የምግብ አይነቶችን ይበላሉ። እንደኔ አይነቶች ደግሞ በእንደው ደረጃቸው ዝቅ ያሉ ሰዎች የሚበሉት የምግብ አይነቶች እንግዲህ የጾም ምግቦችን ነው። ከዛም ውስጥ ቅድም እንደጠቀስኩት የፉል ምግብ ፉል እንግዲህ የሚሰራው ከባቄላና ከአቡካዶ አንድ ላይ በማድረግ የሚበላ የምግብ አይነት ነው። በመቀጠል ፍርፍር ይሰራል ፍርፍር እንግዲህ እንጀራ ደርቆ ወይም ደግሞ እንጀራ ሳይደርቅ በበርበሬ ተቁላልቶ የሚሰራ የምግብ አይነት ነው። እሱን እበላለሁ። በመቀጠል ደግሞ የኢትዮጵያ ሁሌም የምንበለው የምግብ አይነት ሽሮ ነው። ያው እንጀራ በወጥ ማለት ነው። እሱን እንበላለን ማንኛውም ኢትዮጵያ ውስጥ የሚኖር ሰው ሽሮ እንደራበው ጥይም ብለው የምግብ አይነት ነው እንግዲህ እነዚህን የምግብ አይነቶች እንበላለን። ከዛ ባለፈ እነዚህ የምግብ አይነቶች በማይገኙበት ጊዜ በተረፈ በሌላኛው ጊዜ የምንበለው የምግብ እይነት ዳቦ ነውና ደቡበሻዬን እበላለሁ ማለት ነው። እንግዲህ በመቀጠል ልበላ የምችለው የምግብ አይነትን እንግዲህ ለመጥቀስ ያክል ጉዝጉዙ የምግብ አይነቶች አሉ። እንግዲህ ጠዋት ላይ ምን ትበላለህ ለተባልኩት ጥያቄ ነው። ይሄን የመለስኩት እንግዲህ አንዳንድ ሰዎች ጠዋት ላይ ምግብ የማይበሉ ሰዎች አሉ። ጠዋት ላይ ብቻ ሳይሆን ከሰአትም የማይበሉ ምሳሌ የማይበሉ ሰዎች አሉ። ለመግባቸውን የሚበሉት ወደ ማታ ላይ ለምሳሌ አስራ አንድ ሰዓት ላይ የሚበሉ ሰዎች አሉ ሁል ጊዜ ማለት ይቻላል። እነዚህ ሰዎች እንግዲህ የእምነት ተቋማት ላይ ያሉ ሰዎች ናቸው። በአብዛኛው እንግዲህ እነዚህ ሰዎች የኦርቶዶክስ እምነት ተከታይ ሰዎች ብቻ ናቸው። ከዛ ውጪ ይህ የእምነት ተከታይ ሁኑ ያሉ ሰዎች እንኳን ቁሳቸውን ሁልጊዜም የሚበሉት ነገር ግን የኦርደር ስምነት ተከታይ የሆኑ ሰዎች ቁርስ የማይበሉ በጣም ብዙ ናቸው። እሱ ብቻ ሳይሆን ይሄን ያህል ሰዓት ራሱ ቆይተው ጾመው የሚበሉት ደህና ምግብ አይበሉም። ሽምብራ ብቻ ይበላሉ አንድ እጅ አንድ ፍኝ ሽምብራ ይበላሉ ከዛ ውጪ አይበሉም። ግን ቁርስ ላይ ቅድም እንደጠቀስኩት ያን ሁሉ ምግብ እንኳን እየበላን ይረበናልና ደካማ አምነንና ያንን ነገር ሳስበው በጣም ይገርመኛል። ምን ያህል አለመባረካችንን ያሳያልና። ከዛ ከዛ አንፃር እንግዲህ ጠዋት ላይ ምን ትበላለህ ለተባልኩት ጥያቄ ፉል ፍርፍር እና ሽሩ ሻይ በዳቦ ከእነዚህ ውስጥ አንዱን እበላለሁና። ጠዋት ላይ የምበላቸው ምግቦች ውስጥ እንግዲህ እነዚህ የሚጠቀሱት ናቸው ለማለት እወዳለሁ

የቀረ ምግብ ትበላለህ ይላል? እንግዲህ በእኛ በሀገራችን ቋንቋ የቀረ ምግብ ሳይሆን የሚባለው እንደማስተካከያ ያህል ላንተም እንድታስተካክል የምነግርህ። ያው እያስተማርኩህ እስከሆነ ድረስ። ይህን ነገር ያው የቀረ ምግብ ትበላለህ ሳይሆን የተረፈ ምግብ ነው የምንለው። እኛ ትራፊ ምግብ ትበላለህ ወይ ቅድም ከበላኸው ምግብ የተረፈ ምግብ ትበላለህ ወይ ነው የሚባለው። እና የተረፈ ምግብ ወይንም ደግሞ አንተ ባልከው የቀረ ምግብ ትበላለህ ወይ ለሚለው? አዎ የቀረ ምግብ ወይም ደግሞ የተረፈ ምግብ እበላለሁ። ነገር ግን ያንን ምግብ ልበላ የምችለው በብዙ አይነት ምክንያት አማራጭ ነው። ማንኛውም የተረፈ ምግብ አልበላም። ያን ልበላ የምችልበት ምክንያት አንደኛው የመጀመሪያ ያስተረፍኩት ወይም ደግሞ የቀረው ምግብ ከእኔ የቀረ ወይም ደግሞ ከእኔ ተረፈ ከሆነ ነው ምንም ግብ ልበላ የምችለው። በስተቀር ግን ምግቡን ያስተረፈው ወይንም ደግሞ ምግቡን እንዲቀር ያደረገው ሰውዬ ሌላ ሰው ከሆነ ያንን ምግብ ልበላው አልችልም። በተጨማሪ ደግሞ ሌላ የምግቡን ልበላበት የምችለው ወይንም ደግሞ ምግቡን ላልበላው የምችለው ምክንያት አለ። እንግዲህ ምግቡ የቆየ ምግብ ከሆነ ለምሳሌ ከ አስራ ሁለት ወይም ደግሞ ከሰባት ሰዓት በላይ ከቆየ ያ ምግብ አልበላም። እና ከምክንያቱም ለጤና ጠንቅ ስለሆነ በሽታዎችን ስለሚያመጣ ያንን ምግብ አልበላም ማለት ነው። እና የቀረ ምግብ ትበላለህ ለሚለው ጥያቄ አዎ እበላለሁ። ነገር ግን እንደ አይነቱ ይወሰናል ማለት ነውና። ከዛ ከዛ አንፃር ይህን ለማለት እወዳለሁ። ብዙ ብዙ ሰዎች እንግዲህ የቀረ ምግብ የሚበሉ ሰዎች አሉ። ነገር ግን የቀረ ምግብ መብላት ለጤናም ጥሩ ስላልሆነ ባይበሉ ይመከራል ብዬ አስባለሁ። እንግዲህ እንደ ጤና ባለሙያዎች ሀገራችን ይህንን አይነት የምግብ አመጋገብ ስርዓት ብዙ የጤና ባለሙያዎች ይህን ምግብ እንዳይመገቡ ይመክራሉ። ነገር ግን እኔ ይህን ምግብ ከእነሱ በመከሩት ምክር ስለምከተል እኔም ይህን ምግብ አልበላምና ማንኛውም ሰው ይሄንን ምግብ እንዳይበላ ብዬ እመክራለሁ። እና ከዛ ከዛ አንፃር የቀረ ምግብ ትበላለህ ወይ ለሚለው ጥያቄ? አይ አልበላም የሚለው ቢያዝልኝ ደስ ይለኛል። ምክንያቱም እንግዲህ ቀረ ምግብ ብዙ እጅ ስለሚነካካው እጅ ላይ ደግሞ ጀርሞች ስለሚኖሩ እነዛ ጀርሞች ደግሞ ጊዜ ባገኙ ቁጥር። ትንኞች እየሄዱ ስለሚያገኙት ዝንቦች ይሄዱ ስለሚያርፉበት እዛ ምግብ ላይ። ስለዚህ ዝንቦች እናትነኞች ባረፉ ቁጥር ያ ምግብ እየተበከለ እየቆሸሸ ስለሚሄድ እንግዲህ ቆሸሸ ማለት ምግቡ ተበከለ ማለት ምግቡ እንግዲህ የጤና ችግር የጤና እክል ያመጣል ማለት ነው። ያ ምግብና ከዛ ከዛ አንፃር ይህንን ምግብ አልመገብም። ምግቡን አልበላም ማለት ነውና ለማንኛውም ሰው ይሄን ምግብ መብላት የለበትም ብዬ አስባለሁ። እንደኔ ነገር ግን የሚበላበት አይነት አይነት አለው ምግቡን ራሴ ከሆነ ያስተረፍኩት ምንም ያህል ምግቡ ቢቆይም ምግቡ ይሞቅና እንግዲህ ምግቡ ከተሞቀ በኋላ ምግቡ እሳት ላይ እሳት ላይ ለብ ካለ በኋላ እሳት ከነካው እንግዲህ እሳት ነካው ማለት ጀርሞቹ በሽተው ይጠፋል። ይወገዳልና ከዛ ከዛ አንፃር እንግዲህ ምግቡን ልበላው እችላለሁ ማለት ነውና። ምግብ እንደዛ ከቆየህ እሳት ላይ ለብ መደረግ አለበት እሳት ላይ በደንቡ ከሞቀ ጀርሞቹ ይጠፋሉ። ይበላሻሉ ያው ይሞታሉና ከዛ አንፃር የቀረ ምግብ ብበላ ችግር የለውምና እንግዲህ ከብዙ አይነት ከብዙ አንግል ስናየው በአብዛኛው የቀረ ምግብ ባይበላ ይመከራልና። እኔም የቀረ ምግብ አልበላም በብዛት ለማለት እወዳለሁና እንግዲህ ብዙ ሰዎች ያንን ነገር ባያደርጉ እመክራለሁ። እኔም ያንን ለማለት ነው የምፈልገው እና የቀረ ምግብ መብላት ጥቅም የለውም። እንግዲህ በብዛት የቀረ ምግብ የሚበሉት ህፃናቶች ከዛ በተረፈ እንስሳቶች የቀረ ምግብ ቢበሉ ይመከራል። ከተማ ላይ ግን የማየው የቀረ ምግብ ሲደፋ ነው የማየውና። እንደኛ እምነት ደግሞ የቀረ ምግብ መድፋት ግፍ ነው እህል አይደፋምና። የቀረ ምግብ ለእንስሳቶች መስጠት ተገቢ ነው ከመድፋት ይሻላል ብዬ አስባለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ይላል እንግዲህ በሳምንት ብዙ ጊዜ ወደ ገበያ እሄዳለሁ። ያው አስቤዛ ሲያልቅ ወይም ደግሞ በቤት ውስጥ የሆነ ነገር ሲያልቅ እንግዲህ ወደ ገበያ እሄዳለሁ ማለት ነው። ሁልጊዜ ወደ ገበያ አልሄድም ምክንያቱም የስራ ሰው ነኝ። ስራ ይበዛብኛል የስራ እረፍት ቀኔ ደግሞ እሁድ ቀን ነው። እና በአካባቢዬ በሀገራችን ደግሞ የገበያ ቀን ቅዳሜ ቀን ነው። ስለዚህ የቅዳሜ ቀን ወደ ገበያ እሄዳለሁ። ከዛ ባለፈ ግን አስፔዛም ሆነ ማንኛውም እቃ በቤቱ ውስጥ ካለቀብኝ እንግዲህ የምሄደው ማታ ላይ ነውና ከስራ ቦታ ስወጣ ማታ ላይ ወደ ገበያ እሄዳለሁ ማለት ነው። ከዛ ባለፈ እንግዲህ ወደ በቢሮ የሚገዙ ብዙ እቃዎች አሉ እነዛ እቃዎች እንግዲህ ግዢ ሲፈጸም እኔ ግዢው ላይ ልኖር እችላለሁ። አንዳንድ ጊዜ እና ከዛ ከዛ አንፃር ያኔም ወደ ገበያ እሄዳለሁ። ነገር ግን እንግዲህ ካለብኝ ስራ ጫና ስራ ብዛት አንፃር እንግዲህ ወደ ገበያ የምሄደው እኔ በሳምንት አንድ ቀን ነው። እሱም በሀገራችን እኔ ባለሁበት አካባቢ የገበያ ቀን ተብሎ የሚጠራበት ቀን እንግዲህ ቅዳሜ ቀን ነው። እና ቅዳሜ ቀን የቢሮ ስራዬን በማስፈቀድ ቅዳሜ ቀን ወደ ገበያ እሄዳለሁ ማለት ነው። እና እንግዲህ ብዙ ሰዎች በሀገራችን ቅዳሜ ቀን ብዙ ገቢያዎችን ያደርጋሉ ከተለያዩ ቦታዎች በመምጣት በአራቱም አቅጣጫ ከሰሜን ከደቡብ ከምዕራብ ከምስራቅ ያሉ የሀገራችን ክፍል ውስጥ ያሉ ማህበረሰቦች ወደ ወረዳዋ ገበያው ወደሚካሄድበት አካባቢ በመምጣት እንግዲህ ገበያቸውን ያካሂዳሉ። ማለት ነው እና ከዛ ከዛ አንፃር እኔም እዛ በመሄድ ገበያውን አያለሁ እገዛለሁ ማለት ነው። እና የትኛውም ሰው ያንን ነገር ማድረግ አለበት ብዬ አምናለሁ። አስባለሁ እና ከዛ ከዛ አንፃር ሁሉም ሰው ገበያን ሊያይ ይገባል ገበያውን ሊቀበል ይገባል። የትኛውም ሰው አስፔዛ ሊገዛ ይገባል ብዬ አስባለሁ። እና እኔም ከዛ ከዛ አንፃር እንግዲህ ያንን ነገር አደርጋለሁ ብዬ አስባለሁና ከዛ ከዛ አንፃር እንግዲህ ገበያ አሪፍ ነው። አንተን ማለት እንግዲህ ብዙ ነገር እገዛለሁ። ለምሳሌ ከሚገዙት አስፔዛወች መካከል እንደ ድንች ልብስ ሽንኩርት ልብስ ጫማ ብዙ ነገሮች ይገዛሉ የቤት አስፔዛዎች ብዙ ብዙ የሚገዙ አስፔዛዎች አሉና እነሱን እገዛለሁና ከዛ ከዛ አንፃር እንግዲህ የትኛውም ሰው እነዛን ነገሮች ይገዛል ብዬ አስባለሁ እንደ ስኳር እገዛለሁ ዳቦ እገዛለሁ እንግዲህ በወር ሚያልቁ አስፔዛዎች አሉ በሳምንት የሚያልቁ አስፔዛዎች አሉ። እንግዲህ በወር በሳምንት የሚያልቁትን ለመጥቀስ ያክል ለምሳሌ በሳምንት የሚያልቁት የምግብ አስፔዛዎች ዳቦ ቶሎ ቶሎ ነው የሚያልቀው እንደዚህ ቲማቲም ሽንኩርት ቶሎ ቶሎ ያልቃል። ዘይት በወር ነው የሚያልቀው። ጨው በሳምንት ያልቃል። ስኳር በወር ያልቃል። እና እነዚህን ሄደህ መግዛት አለብህ። እና እነዚህ እነዚህን ለመግዛት እንግዲህ ቅዳሜ ቅንን እጠቀማለሁ ሌላውን ቀን ስራ ቦታ ስለማሳልፍና ከዛ ከዛ አንፃር እንግዲህ የምሄደው ቅዳሜ ቀን ነው ማለት ነው። ወደ ገበያ እንግዲህ አስፔዛ ካለቀብኝ ግን ከቅዳሜ ቀን በፊት ጥቃቅን ሱቆች የሚሸጡ አስፔዛወችን ሄጄ እገዛለሁ ማለት ነው። እና አስፔዛ በብዛት እኛ ጋር አሁን ወደ ገበያ የሚሄድ ሰው ህፃናቶች ናቸው የሚላኩት ትልልቅ ሰዎች ናቸው የሚላኩት። ከዛ ባለፈ እንግዲህ እኔ ለብቻየ ስለምኖር ነው ራሴ ሄጄ የምገዛውና እንጂ የሚላኩት ህፃናቶች ናቸው። በአካባቢው ያሉ ህፃናቶች ልጆች እነሱ ተልከው ገዝተው ይመጣሉ። ለእነሱ የተላኩበትን እንመርቃቸዋለን እደግ ያሳድግህ ተባረክ ይባላል። ይሄ መባረክ ነው ትልቅ ነገር ነው ትልቅ ምርቃት ነው። ከገንዘብም በላይ ነውና ከዛም በቃ ገዝተውት ይመጣሉ ማለት ነው። እኛም እንግዲህ እነሱን እንልካለን ማለት ነው። ስለዚህ ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው በሳምንት አንድ ቀን እሄዳለሁ።

ምን አይነት ዳቦ ትወዳለህ? ይላል ያው በዳቦ ብዙ አይነት ዳቦዎች አሉ። እንግዲህ በስንዴ የሚጋገር በባህላዊ ዳቦ። አለ በመቀጠል በማሽን የሚጋገር ደግሞ ዘመናዊ የዳቦ አይነት አለ። እንግዲህ ሁለቱም አይነት የዳቦ አይነቶች እወዳቸዋለሁ። ነገር ግን እንደ አለም አቀፍ እንደ ሁሉም ምድራችን ላይ እንዳሉት የዳቦ አገጋገርነቶች ከኢትዮጵያ የሚጋገረው የዳቦ አይነት የኢትዮጵያ ማህበረሰብ የሚጋግራቸው የዳቦ አይነቶች በጣም ደስ ይሉኛል። እንግዲህ የዳቦ አይነቶቹ የሚዘጋጁት እህል ከስንዴ ነው። ከስንዴ ብቻ ሳይሆን የሚዘጋጁበት የዝግጅት አይነት በጣም የተለየ ነው ከሁሉም ለየት ያደርገዋል። እና ከዛ ከዛ አንፃር የሚጋገርበት ማቴሪያል ቁሳቁሶች ይለያሉ። ለምሳሌ ኮባ የሚባል አለ። ይሄ በሙዝ ልጣጭ በመቀጠል ደግሞ የሚጋገሩት እንግዲህ በምጣድ ነው። ኩበት የሚባል አለ እሳት ማያያዣው ማለት ነው። ይሄ ይሄ ነገር አሁን አለም ላይ አይታወቅም። ይህ የኢትዮጵያ ብቻ የሆነ የዳቦ አገጋገር አይነት ነው። ስለዚህ ከዛ ውስጥ የምወደው የዳቦ አይነት አገጋር ውስጥ የኢትዮጵያን የባህላዊ የዳቦ አገጋገር አይነቱ በስንዴ ዱቄት በስንዴ እህል ተዘጋጅቶ የሚጋገረው ባህላዊ የዳቦ አይነት ነው። እና ዳቦ በጣም ይጣፍጣል ከፈረንጅ ዳቦ ወይም ደግሞ ከዘመናዊው ዳቦ በጣም የተሻለ ጣዕም ያለው የዳቦ አይነት ነው። እና እኔም የምወደው የዳቦ አይነት የእሱ አይነት ዳቦ ነው። እና እሱን የዳቦ አይነት ሁልጊዜም የምወደው የምበላው አይነት ነው። እሱ የዳቦ አይነት በገበያ ላይ የማይገኝ ዳቦ አይነት ነው። በቤት ለበአል ጊዜ ብቻ በዓል ሲደርስ ብቻ የሚጋገር የዳቦ አይነት በመሆኑ በጣም እንግዲህ እንዲወደድ ጉጉት እንዲፈጥር ያደርገዋል ምክንያቱም ሁል ጊዜ ልናገኘው የምንችለው የዳቦ አይነት አይደለም ማለት ነው። ክብር ያለው የዳቦ አይነት በመሆኑ በጣም ጊዜ ፈጅቶና በጣም ቆይቶ ተመርቶ የሚጋገር የዳቦ አይነት በመሆኑም በጣም ተወዳጅነትን ያገኘ ዳቦ አይነት ነው። ማለት ነው የፈረንጅ ዳቦ አይነት ደግሞ በፉርኖ ዱቄት የሚዘጋጅ የዳቦ አይነት ነው። ነገር ግን ከኢትዮጵያው የባህላዊ የዳቦ አይነት ጋር በምንም አይነት ነገር አይነጻጸርም። ጣእሙም አይገናኝም። እና ሁሉ ነገሩ ከኢትዮጵያ የዳቦ አይነት ጋር ውድድር ውስጥ አይገባም። የኢትዮጵያ የዳቦ አይነቱ አዘጋጀቱ የሚቦካው እንግዲህ በውሃ ከተቦካ በኋላ እንግዲህ ጣላህ ይባላል። የኢትዮጵያ መጠጥ አልኮል መጠጥ አለህ? በእሱ ይበጠበጣል በእሱ ከተበጠበጠ በኋላ በእሱ ይቦካል በሱ ከታሸ በኋላ በሱ በደንቡ ከተረገጠ በኋላ እንግዲህ አንድ ቀን ያድራል አንድ ቀን ካደረ ከቆየ በኋላ ነው የሚጋገረው። እና እንደዛ ያን ሁሉ ነገሮች አልፎ ነው። ዳቦ የሚሆነውና እሱ ብቻ ሳይሆን የሚጠቀለለው በቅጠል ነው ያ ቅጠል ደግሞ የተለየ ቅጠል ነው። የሚሰጠው ሽታ አለ የሚሰጠው መዓዛ አለ ያቅጠልና የተለየ ልዩ ያደርገዋል። ሁለተኛ እሳቱ በዚህ በዘመናዊ እሳት መብራት ምናምን ሳይሆን ነው ኩበት ማለት ደግሞ የከብቶች ፅዳጅ ተጠፍጥፎ እሱ ነው። እሳት የሚሆነውና በእሱ የሚደረገው የሚጋገረው እና እሱ የተለየ ነገር ይሰጠዋልና በጣም የተለየ የዳቦ አይነት ነው። ሀገራችንም እንደ በአለም ላይ የምኮራበት የዳቦ አገጋገር እና የዳቦ አይነት የኢትዮጵያ የዳቦ አይነት በመሆኑ በጣም ደስ ይለኛል። እና ምን አይነት የዳቦ አይነት ትወዳለህ? ለሚለው እንግዲህ ካሉት የዳቦ አይነቶች ውስጥ አንድ የፈረንጅ ዳቦ የፍርኖ ዳቦ የምንለው ነው። እኛ በኢትዮጵያ ሁለተኛ ሲቀጥል የሀበሻ ዳቦ የኢትዮጵያ ዳቦ እንግዲህ በኢትዮጵያ የሚጋገረው የዳቦ አይነት። አንድኛ የዳቦ አይነት ነውና እሱን የዳቦ አይነት በጣም የምወደው የዳቦ አይነት ነውና ምን አይነት ዳቦ ትወዳለህ? ለሚለው በስንዴ የሚጋገረው የኢትዮጵያ የዳቦ አይነት ነው